ውጣ ማለት ብዙ አይነት ትርጉም ሊኖረው ይችላል እንደየቦታው እንደየአካባቢው የሚለያይ ነገር ነው። ግን ውጣ ስንል ዋናው ትርጉም የሚሆነው ወደ ከፍታ መውጣትን ነው ወጣ ከሚለው ቃል የተወሰደ ሲሆን ትርጉሙ የሚሆነው ወደ ከፍታ ወይ ወደ ላይ መውጣት ማለት ነው። ለምሳሌ አንድ ባለ ብስክሌት መንገድ ላይ ብስክሌት እያሽከረከረ አቅጣጫ ሊጠይቀን ይችላል። ስለዚህ ለምሳሌ ዳቦ ቤቱ በየት አካባቢ ነው ወይም ደግሞ በየት በኩል ነው ብሎ ቢጠይቀኝ? ከፍታ ካለው ወይም ተራራማ ቦታ ካለው ወይም ደግሞ የአስፓልቱን አቀበት ወደ ላይ እየወጣ መሄድ ካለበትና አቅጣጫው በዛ በኩል ከሆነ ይህንን አስፓልት ቀጥታ ይዘህ ወደ ላይ ውጣ ልለው እችላለሁ ማለት ነው ወደ ላይ መውጣት ማለት ከፍ ማለት ካለበት ቦታ ወደ ላይ ከፍ ከፍ ከፍ ከፍ እያለ መሄድን የሚገልጽ ነገር ነው ማለት ነው። ስለዚህ ውጣ ስንል አንደኛው የሚሆነው ወደ ከፍታ መውጣት ማለት ነው። ለምሳሌ መኪና ሊመጣ ይችላል እና መኪናው እንደቆመ እኛ ለምሳሌ የፐብሊክ ባስ ተጠቃሚዎች ብንሆን ወይም ደግሞ የህዝብ ትራንስፖርት ተጠቃሚዎች ብንሆን ልክ መኪናው ሲመጣ ከፊት ከኋላችን ያሉ ሰዎች ውጣ ውጣ ውጣ ሊሉ ይችላሉ ግባም ወይም ደግሞ ወደ መኪናው ላይ ተሰቀል ወደ መኪናው ላይ ውጣ ማለታቸው ነው ማለት ነው። ስለዚህ በዚህ አስተሳሰብ የምናየው ከሆነ ውጣ ማለት ከፍ በል ከፍ ወዳለ ቦታ ሂድ። ከፍ ወዳለ ቦታ ተንቀሳቀስ እንደማለት ነው። ሁለተኛውና ሌላው ትርጉም ደግሞ በጣም ሁላችንም ብዙ ጊዜ በቤታችን የምንጠቀምበት እንደሚታወቀው ውጣ ስንል ከቤት ለምሳሌ እየገባ ሰው ወደ ውጪ እንዲወጣ ልናዘው እንችላለን። ለምሳሌ እኔ ልጆቼን ቤት ውስጥ ከጎረቤት ጋር ወይም ከትልልቅ ሰዎች ጋር የሆነ ጉዳይ ይዤ እያወራሁ ከሆነ እና በተደጋጋሚ ልጆች እየገቡ የሚያስቸግሩኝ ከሆነ በመቆጣት አይነት ውጣ ውጣ ውጣ ወደ ውጪ ውጭ ውጣና ተጫዋት ልል እችላለሁ ማለት ነው። ስለዚህ ውጣ የሚለው ቃል ካለበት ቦታ ወደ ሌላኛው ቦታ መውጣት መሄድ ማለት ነው። ስለዚህ ቤት ውስጥ ሆነን ምናልባት ስሎፑ አንድ አይነት ነው የሚሆነው ከቅድሙ ሀሳብ ጋር አይገናኝም የቅድሙ ውጣ ወደ ላይ ውጣ ካልኩ ወደ ላይ ሂድ ማለቴ ነው። ወደ ላይ ውጣ ማለት ከፍታውን አቀበቱን ውጣ ወደ ላይ ውጣ ማለት ነው። ያሁኑ ግን ቤት ውስጥ ያለን ሰው ከቤት ውጪ እንዲወጣ ለማድረግ የምንጠቀምበት ነው እንደ ትእዛዝም ጭምር ነው ውጣ ካልኩት እንዲወጣ ማድረግ ነው። ለምሳሌ ውሾች ብዙ ጊዜ የምናረባቸው ወይም ደግሞ ቤታችን የሚያድጉ ውሾች ቤት ውስጥ ሊገቡ ይችላሉ እና ቤት ውስጥ በሚገቡበት ጊዜ ውጣ ውጣ ብለን ልናስወጣው እንችላለን ምክንያቱም ቤቱ ለውሻ የተሰራ ሳይሆን ለሰው የተሰራ ስለሆነ የራሱ ቤት ስላለው ቤት ውስጥ መጥቶ እንዲተኛ ወይም ደግሞ ቤት ውስጥ መጥቶ ፍራሽ ላይ ወይም ደግሞ ሶፋ ላይ እንዲቀመጥ ስለማይፈለግ ውጣ ውጣ ተብሎ ሊባረር የሚችልባቸው አጋጣሚዎች ብዙ ናቸው ማለት ነው። ስለዚህ ውጣ የሚለውን ቃል ለዚህ ልንጠቀምበት እንችላለን ማለት ነው። ሌላው ቅድም እንዳልኩት ውጣ የሚለውን ቃል በሁለተኛነት ከገለጽኩት ጋር የሚዛመድ ሆኖ ለምሳሌ እኛ ሀገር ውስጥ ነው የምንኖረው ሀገር ውስጥ ስንል ለምሳሌ እኔ እየኖርኩ ያለሁት አዲስ አበባ ውስጥ ነው። ስለዚህ አንድ ሰው ወደ ክፍለ ሀገር እንድመጣ ወይም ደግሞ እንዲሄድ ቢፈልግ የሚሄድበት ቦታ ውጣ ሊለኝ ይችላል ወይም ደግሞ ከአዲስ አበባ ውጣ ወይም ለምሳሌ ወደ ባህር ዳር መሄድ ከፈለኩ ከአዲስ አበባ ውጣና ወደ ባህር ዳር ና ሊለኝ ይችላል ስለዚህ ውጣ ማለት ካለሁበት አካባቢ ራሴን ወደሆነ ቦታ መውሰድ ማለት ነው። ሌላው ደግሞ ሶስተኛ ትርጉም ሊሆን የሚችለው ቅድም እንዳልኩት ከፍታ ከሚለው ጋር አያይዤ ውጣ የሚለውን ቃል ለመግለጽ ለምሳሌ አንድ ሰው መሬት ላይ ከሆነ ወደ ዛፍ ላይ መውጣት ካለበት ለምሳሌ ኳስ ወይም ደግሞ የሆነ እቃ የልጆች እቃ ዛፍ ላይ ቢወድቅና ወደ ታች በቅርንጫፎቹ አማካኝነት ይዞት ወደ ታች መውረድ ባይችል ዛፉ ላይ መውጣት የግድ ሊለን ነው ማለት ነው። ስለዚህ ህፃኑ ወይም ደግሞ ያ እቃ የወጣበት የቤተሰብ አካል አባቴ ዛፍ ላይ ውጣና ያንን እቃ አውርድልኝ ሊለኝ ይችላል። ስለዚህ ዛፍ ላይ መውጣት ማለት ወደ ወደ ዛፉ ላይ መሰቀል ወይም ከፍታ ላይ መውጣት ማለት ነው። ስለዚህ ዛፉ ላይ ወጥቼ የጠፋበትን ወይም ዛፉ ያስቀረበትን እቃ ላወርድለት እችላለሁ ማለት ነው። ስለዚህ ወደ ዛፉ ላይ መሰቀል ማለት ወደ ዛፉ ላይ መውጣት ማለት ነው። እንደዚህ አይነት ሀሳቦችን መግለጽ ይቻላል። ለምሳሌ ሌላኛው አገላለጽ ደግሞ አንድ ትልቅ ህንፃ ይኖራል ስለዚህ የሆነ ጓደኛዬ ህንፃው ላይ እንደሆነ ቢነግረኝና ስድስተኛው ፎቅ ላይ ነው ያለሁት ቢለኝ ሊለኝ የሚችለው ስድስተኛው ፎቅ ላይ ውጣ እዛ ታገኘኛለህ ስድስተኛው ፎቅ ላይ ና ማለቱ ነው። ወይም ደግሞ ከመሬት ወደ ከፍታ ወደ ስድስተኛው ፎቅ ውጣ ማለቱ ነው። ስለዚህ ወደ ስድስተኛው ፎቅ እወጣለሁ ማለት ነው። ስለዚህ ወጣ ማለት ከፍ አለ ማለት ነው። ወይም ካለበት ቦታ ወደ ውጪ ሄደ ማለት ነው

ቀዝቃዛ ማለት የሙቅ ተቃራኒ ነው። እንደሚታወቀው ሙቅ ማለት ብዙ ልብስ እንዳንለብስ የሚያደርገን ነገር ሲሆን ለምሳሌ በሰው ቆዳ ላይ በሰው አካል ላይ ትርጉም ልንሰጠው ብንሞክር ሙቅ ማለት ብዙ ልብስ እንዳንለብስ የሚያደርገን ወይም ቀለል ያለ ልብስ ሰውነታችን ላይ መጠቀም እንድንችል የሚያደርገን የአየር ሁኔታ ሲሆን ቀዝቃዛ ደግሞ በተቃራኒው ወፍራም ልብስ እንድንለብስ የሚያደርገን ነው ስለዚህ ሞቅ ማለት የቀዝቃዛ ተቃራኒ ነው ማለት ነው። እንደሚታወቀው ብዙ ሰዎች ብዙ እንቅስቃሴ ካደረጉ በኋላ ቀዝቀዝ ያለ አየር ይፈልጋሉ። በተለይ ቀን ውስጥ የምንሰራቸው ስራዎች በጣም እንድንሯሯጥና አካላዊ የሆነ እንቅስቃሴ የሚፈልጉ ከሆነ የግድ ራሳችንን የምናቀዘቅዝባቸው አጋጣሚዎች ሊፈጠሩ ይችላሉ። ስለዚህ ራሳችንን ከምናቀዘቅዝባቸው ወይም ቀዝቃዛ እንድንሆን ከሚያደርጉን ምክንያቶች አንዱ ወይም ደግሞ ጉዳዮች አንዱ ለምሳሌ ቀዝቃዛ ውሃ ልንጠጣ እንችላለን። ቀዝቃዛ ውሃ በመጠጣት ውስጣችን እንዲቀዘቅዝ ወይም ቀዝቃዛ እንድንሆን ወይም እንድንበርድ ሊያደርገን ይችላል ማለት ነው። ለምሳሌ አሁን ቀኑን ሙሉ ፀሀይ ላይ በጣም ስሯሯጥ የምውል ከሆነ የሆነ የሆነ ሰዓት ላይ ራሴን የማቀዘቅዝበት ወይም ተፈጥሮን ተፈጥሮ የምታዘኝን ነገር የማደርግበት አጋጣሚ ብዙ ነው የሚሆነው ማለት ነው። ለምሳሌ አሁን ሰባት ሰዓት ስምንት ሰዓት ላይ በጠራራ ፀሀይ በጣም በተደጋጋሚ ወደዛ ወደዚህ ወደዛ ወደዚህ እያልኩ ስራ የምሰራ ከሆነ መሃል ላይ ምናልባት የውሃውን ጥማት ላልችለው እችላለሁ፤ ስለዚህ የውሃውን ጥማት ለማስታገስ ሄጄ ቀዝቃዛ ሚሪንዳ ልጠጣ እችላለሁ፤ ወይም ደግሞ ቀዝቃዛ ኮካ ልጠጣ እችላለሁ፤ ወይም ቀዝቃዛ ውሃ ልጠጣ እችላለሁ። ከፍሪጅ የወጣ እየቀዘቀዘ ውሃ ልጠጣ እችላለሁ ማለት ነው። አላማው ምንድነው ሰውነቴን ቀዝቃዛ ለማድረግ ወይም ቀዝቀዝ ለማድረግ ማለት ነው። ከዛ ባሻገር በተለይ በተለይ ሞቃታማ የሆኑ ሀገሮች ለምሳሌ በሃ ከሀገራችን እነ ባህር ዳርን ማንሳት እንችላለን የአየር ንብረቱ ምሽት ላይ ቀዝቀዝ የማለት ነገር አለው፤ ምክንያቱም ከጣና የሚመጣው አየር ቀዝቃዛ አየር ስለሆነ ማለት ነው፤ ስለዚህ ሰዎች ከሙቀቱ ለ ራሳቸውን ለማስወገድ ወይም ደግሞ ራሳቸውን ዞር ለማድረግ በጣና ዙሪያ ወክ ያደርጋሉ ወይም ደግሞ በእግራቸው እንቅስቃሴ ያደርጋሉ ማለት ነው፤ ስለዚህ ቀዝቃዛ የሆነ አየር ለማግኘት ሰዎች ወይም ደግሞ የሚመቻቸውን ተፈጥሮአዊ የሆነ አየር ለማግኘት ሰዎች በሀይቆች ዙሪያ ወይም ደግሞ በዛፎች ዙሪያ እና በመሳሰሉት ዙሪያ ይሄዳሉ ወይም ይንቀሳቀሳሉ ወይም ወክ ያደርጋሉ ማለት ነው፤ ስለዚህ ቀዝቃዛ የሚለው ስያሜ አስፈላጊ የሚሆነው በተለይ በተለይ በተቃራኒው በጣም ሞቃት የሆኑ አካባቢዎች ላይ ነው ማለት ነው። በእርግጥ ቀዝቃዛ የሆኑ አካባቢዎችም አንዳንዴ በተፈጥሮ የሚመጣው ቅዝቃዜ እና እንዲሁም ደግሞ በአየር መዛባት ምክንያት የሚመጣው የቅዝቃዜ ሁኔታ ሁለቱ አንድ አይነት አይደሉም። በተፈጥሮ የምናገኘው ቅዝቃዜ በነገራችን ላይ የሚጎዳን አይሆንም ለጤናችንም ተስማሚ ነው የሚሆነው። በአየር መዛባት የሚመጣን ቅዝቃዜ ግን አንችለውም፤ ምክንያቱም ጤነኛም አይደለም ራሳችንንም ሊጎዳን ይችላል፤ ስለዚህ ቅዝቃዜ የሚያስፈልገን ጊዜ በጣም ብዙ ነው የሚሆነው ማለት ነው። ለምሳሌ እኔ ብዙ ጊዜ በፊልድ ስራ ወይም ደግሞ የመስክ ስራ ወደ ተለያዩ ቦታዎች እወጣለሁ፤ እና መኪናም ማይገባባቸው ወይም ብስክሌት ማይገባባቸው፣ ሞተር የማይገባባቸው፣ ባጃጅ የማይገባባቸው ቦታዎች ይሆኑና ብዙ ጊዜ በእግሬ ልሄድ እችላለሁ። ስለዚህ የሶስት ሰዓት መንገድ ወይም የአራት ሰዓት መንገድ በእግሬ ደርሼ እመለሳለሁ ማለት ነው። ያ ማለት በጣም እግሬ ስለሚሞቅ ወይም ደግሞ በጫማ ውስጥ እግሬን በጣም ስለሚያቃጥለኝ ቀዝቀዝ ለማለት ወይም ቀዝቃዛ ነገር ሰውነቴን ለማቀዝቀዝ ወይም ደግሞ ስሜቴን ለማስተካከል ወይም ጥንካሬ እንዲጨምርልኝ በበረዶ የ ከበረዶ የቀለጠ ውሃ ወይም ደግሞ ፍሪጁ ውስጥ የገባው ውሃ በሳፋ ውስጥ አድርጌ እግሬን ዘፈዝፈዋለሁ ማለት ነው። ያ በጣም ቀዝቃዛ ውሃ ስለሆነ ያ ቅዝቃዜው ለኔ ጥንካሬን ይሰጠኛል ወይም ደግሞ ከድካሜ ያላቅቀኛል ማለት ነው። ስለዚህ የቀዝቃዛ ነገሮች ጥቅም በነገራችን ላይ በጣም ሀሪፍ ነገር ነው። ለምሳሌ እኔ ሀሪፍ ነው ካልኩበት ዋናው ምክንያት እንደሚታወቀው አሁን ቴክኖሎጂው በጣም የተራቀቀበት ጊዜ እና ሰዎች በተለያዩ የተለያዩ ፕላትፎርሞችን ወይም ደግሞ መተግበሪያዎችን በመጠቀም ራሳቸውን የሚያዝናኑባቸው መንገዶች አሉ ከነዛ መንገዶች መካከል አንዱ እኔ ኳስን ኦንላይን ወይም ደግሞ በመስመር ላይ ማየትን ወዳለሁ። እና ኳስን በማይበት ጊዜ ምን ነገር አስተውያለሁ። ለምሳሌ ኳስ ሲጫወቱ ሜዳ ውስጥ የጉዳት ነገር ይፈጠራል። ያ ማለት ሁለት ተጫዋቾች ይጋጩና የሆነ ቦታ ጉዳት ይደርስባቸዋል። ምንድነው የሚያደርጉት ወዲያውኑ ወጌሻዎቹ ሮጠው ሄደው የተጎዱበት ቦታ ላይ በረዶ ያደርጉላቸዋል ወይም ቀዝቃዛ ነገር ያደርጉላቸዋል ማለት ነው። ያ መልሶ ይጠግናቸዋል ወይም ደግሞ ወደ ጤናቸው እንዲመለሱ ያደርጋቸዋል። ስለዚህ ይሄ የሚያሳየው ቀዝቃዛ ነገር ለህይወት በጣም አስፈላጊ እንደሆነ እና በተለይ አካላችን ላይ ያለን ድክመት ወደ ጥንካሬ እንዲመልስ የሚያግዝ ነገር ነው ማለት ነው። ስለዚህ እኔም ሰውነቴን በተለያዩ መንገዶች አቀዘቅዛለሁ።

ደስተኛ ማለት የሀዘንተኛ ተቃራኒ ነው ደስተኛ ማለት ምቾት ላይ ያለ ሰው ሁሉም ነገር የተሟላለት ሰው በጊዜያዊም ሊሆን ይችላል። በዘለቄታዊ ወይም ደግሞ በሂደት የመጣ ሊሆን ይችላል። ደስታ ላይ ያለ ሰው ማለት ነው። ደስተኛ የሚለውን ቃል የምናመጣው ሁልጊዜም ሳቅ ፈገግታ የማይለየው አይነት ሰው ወይም ደግሞ ውስጡ በደስታ የተሞላ ወይም ደግሞ በምቾት የተሞላ አይነትን ሰው። ደስተኛ እንለዋለን ማለት ነው። ደስታን በብዙ አይነት መልኩ ልናገኘው እንችላለን በነገራችን ላይ የደስታ ምንጫችን ከሰው ሰው የተለያየ ነው። ለምሳሌ እኔ ደስተኛ ነኝ ደስተኛ የበለጠ ደስተኛ እንደሆን ከሚያደርጉኝ ምክንያቶች አንዱ። ለምሳሌ አስር ብር ካለኝ አምስቱን ብር ለጓደኛዬ እሰጠዋለሁ ሲቸገር ላይ የወሰው እሰጠዋለሁ ስለዚህ በመስጠት በጣም ደስተኛ እደሰታለሁ ወይም በመስጠት በጣም ደስተኛ ነኝ ማለት ነው። አንዳንዱ ደግሞ ከቤተሰቡ ጋር ቁጭ ብሎ ረጅም ሰዓት ስላሳለፈ ከልጆቹ ጋር ስለተሳሳቀ ወይም ደግሞ ልጆቹ የሚዘምሩለትን መዝሙር ስላዳመጠ በጣም ደስተኛ ሊሆን ይችላል። ስለዚህ የደስታ ምንጫችን እንደ የግለሰቡ በጣም የተለያየ ሊሆን ይችላል። በብዙ መልኩ የሚያገናኙን የደስታ ምንጮች አሉ። በርግጥ ግን ለእያንዳንዳችን ደግሞ በተለየ ደስታ የሚፈጥሩልን ጉዳዮች አሉ። ስለዚህ አንድ ሰው ደስተኛ ነው ከተባለ ያ ጉዳይ ወይም ደግሞ እዛ ሰውዬ ላይ የሚንጸባረቀው ነገር የደስታ ከሆነ ሰውየው ምቾት በሚፈጥሩለት ነገሮች ዙሪያ ነው ያለው ማለት ነው። ምቾት የሚፈጥሩለት ነገሮች ስንል ለምሳሌ ምቾት የሚፈጥርለት ነገር ከቤተሰብ ጋር ጊዜ ማሳለፍ ሊሆን ይችላል ደስተኛ እንዲሆን የሚያደርገው። ለምሳሌ በስራው ምቾት የሚሰማው ሰው ሊሆን ይችላል። ለምሳሌ የገንዘብ ችግር የሌለበት ሰው ሊሆን ይችላል ደስተኛ እንዲሆን ያደረገው። ለምሳሌ የጊዜ ችግር የሌለበት ሰው ሊሆን ይችላል ደስተኛ እንዲሆን ያደረገው ስለዚህ ብዙዎቻችን በተለያዩ ምክንያቶች ደስታን ልንገዛ ወይም ደስታን ልናገኝ እንችላለን ማለት ነው። ለምሳሌ እኔ በብዙ ምክንያቶች ደስተኛ ነኝ ግን ከእነዚህ ምክንያቶች አንዱን ቅድም ገልጫለሁ። ለምሳሌ ሌላው ደስተኛ የምሆንበት ምክንያት ስላላመመኝ ወይም ሙሉ ጤነኛ ስለሆንኩ እግዚአብሔርን አመሰግነዋለሁ በዚህም ደስተኛ ነኝ ማለት ነው። ብዙዎቻችን በእጃችን ያለውን ነገር እንረሳዋለን። እኔ ደስተኛ አይደለሁም በጣም የተጎዳው የተከፋው ሰው ነኝ ብሎ ብዙ ሰው ሲያማርር እንሰማለን። ነገር ግን በእጁ ላይ ያለውን ፈጣሪ የሰጠውን የጨበጠውን ጉዳይ ሲረሳ እናገኛለን። ለምሳሌ ከሚረሳቸው ጉዳዮች አንዱ ጤናውን ነው ማለት ነው ሰው ጤነኛ ስለሆነ ብቻ ደስተኛ ሊሆን ይገባል። ጤና ብቻ ሳይሆን ሌሎች ጉዳዮችን በዙሪያው ባሉ ነገሮች ሁሉ ማመስገን መቻል አለበት። ፈጣሪውን የሚያመሰግን ሰው ሁል ጊዜም ደስተኛ ነው የሚሆነው ማለት ነው። ምክንያቱም እዚህ ምድር ላይ ስንመጣ እኛ በፈለግነው መንገድ ልንኖር አይደለም ስለዚህ ፈጣሪ ባሰበልን መንገድ ነው የምንኖረው። ስለዚህ በእያንዳንዱ ነገር ባለን ነገር ማመስገን ደስተኛ መሆን ያስፈልጋል ስለዚህ በሁሉም ጉዳይ ደስተኞች ልንሆን የማንችልባቸው ነገሮች ሊኖሩ ቢችሉ እንኳን ሁሉም ነገር ለበጎ ነው ብለን ራሳችንን ደስተኛ ማድረግ አለብን ማለት ነው። እኔ ለምሳሌ ከጓደኞቼ ጋር በሳምንቱ መጨረሻ ሁል ጊዜም ኳስ እጫወታለሁ ያ ጊዜ እስከሚመጣ ድረስ በጣም ነው የምናፍቀው ቀኑ ሲመጣ ግን በጣም ደስተኛ ነኝ በጣም ደስ ይለኛል ስለዚህ ከእነሱ ጋር በደስታ ኳስ እጫወታለሁ ማለት ነው። ከዛ ባሻገር በሃይማኖተኛ ስለሆንኩ በጣም ደስተኛ ነኝ ምክንያቱም ሃይማኖታዊ ሃይማኖተኛ በመሆኔ ምክንያት ብዙ ተስፋዎች አሉኝ። ስለዚህ ሰው ተስፈኛ ከሆነ ደግሞ ደስተኛ አምላኩን ለምኖ መልስ የሚሰጠው ከሆነ ደስተኛ ነው። ጎሎሎቹን በፈጣሪ በፈጣሪም ይሁን ፈጣሪ ባዘጋጀለት መንገዶች የሚሞላ ከሆነ ደስተኛ ነው። ስለዚህ እኔ በፈጣሪዬ ደስተኛ ነኝ በሰጠኝ ቤተሰቦቼ ደስተኛ ነኝ በማከናውናቸው ተግባሮች ሁሉ ደስተኛ ነኝ ውዬ ስለገባሁ በራሱ በጣም ደስተኛ ነኝ ማለት ነው። ስለዚህ አንድ ሰው ደስተኛ ለመሆን የተለያዩ ምክንያቶች ሊኖሩት ይችላሉ። እንደ አጠቃላይ ግን እዚህ ጋር ማሰብ ያለብን ደስተኞች ነን ስንል ምንድነው ደስተኛ እንዲሆን እንድንሆን ያደረገን የሚል ከጀርባ የሆነ ሀሳብ እንዳለ መረዳት መቻል አለብን ማለት ነው። ስለዚህ በብዙ ምክንያቶች ደስተኞች ልንሆን እንችላለን። ነገር ግን እኔ በሀሳቤ ውለን ስለገባን እየተነፈስን ስላለን ደስተኛ ልንሆን ይገባል ብዬ አምናለሁ። ምክንያቱም ትላንት አብረው የነበሩት ጓደኞቻችን ምናልባት ዛሬ በአደጋም ይሁን በበሽታ ጎናችን የሉም። ስለዚህ እኛ እንድንኖር ዛሬን እንድናድር ነገን እንድንውል የነገ ተስፋ እንዲኖረን ያደረገ አምላካችን ስላለ አብሮን እሱን ጥሩ ነገር እንዲሰጠን እየለመንን ሁልጊዜም በህይወታችን ደስተኛ ልንሆን ይገባል ማለት ነው። ስለዚህ ደስታን የምናገኘው በራሳችን መንገድ ነው። ደስታን የምንፈጥረው ራሳችን ነን። ሀዘንንም የምንስበው ራሳችን ነን ስለዚህ ለነገሮች ጥንቃቄ እያደረግን በምናደርጋቸው ነገሮች ሁሉ ባሉን ነገሮች ሁሉ ደስተኛ ልንሆን ይገባል ማለት ነው። ስለዚህ ብዙ ሰው ደስተኛ የሚሆነው ራሱ ጭንቅላት ውስጥ ባስቀመጠው የደስታ መጠን ነው ማለት ነው። ስለዚህ ደስተኛ ለመሆን ዝግጁ መሆን

ስልክ አለኝ ስልክ ያው በዚህ ዘመን ስልክ ሳይኖረን ልንኖር አንችልም። ስለዚህ ስልክ አለኝ። ግን ስልክን የምትጠቀመው በአግባቡ ነው። እንደሚታወቀው ብዙ አይነት ስልኮች አሉ። ዘመናዊ የሆኑ ስልኮች አሉ እንዲሁም ደግሞ የተለመዱ የድሮ ቤት ውስጥ ያሉ በመስመር በገመድ የሚሰሩ ስልኮች አሉ። ስለዚህ እኔም ልክ እንደማንኛውም ሰው እንደማንኛውም ዘመናዊ ወይም ደግሞ የዘመኑ ሰው የራሴ የሆነ ስልክ አለኝ። ስልኬ ለጊዜው ስማርት ፎን አይደለችም ወይም ደግሞ ዘመናዊ ስልክ አይደለችም። ስልክ ለመደወል ብቻ ነው የምትጠቀምባት ምክንያቱም ስልክ ይዤ ለመንቀሳቀስ ትንሽ ምቹ የሆነ ስራ ላይ አይደለም ያለሁት ትልቅ ስልክ መያዝ የምችልበት ሁኔታ ላይ ስላልሆነ ያለውት ለጊዜው ያለኝ ትንሿ ስልክ ናት ለመደወያ ብቻ የምታገለግለው ስልክ ማለት ነው። ስለዚህ ያችን ስልክ እጠቀማለሁ እንደ አጠቃላይ ግን ስለ ስልክ ስናወራ ስለ ስልክ ሙሉ የሆነ እውቀት አለኝ። ያለ ስልክ አሁን በዚህ ዘመን መኖር ከባድ ነው የሚሆነው። በቀላሉ አደጋ እንኳን ቢደርስብን ስልክ ከሌለን በቀላሉ ያለንበትን ቦታ ለሰዎች ለማስረዳት በጣም እንቸገራለን። ስለዚህ በጣም ስልክ ወሳኝ ነገር ነው። ስልክን በመጠቀም ብዙ ነገሮቻችንን ልናቅል የምንችልባቸው አጋጣሚዎች ብዙ ናቸው። ለምሳሌ ቤቴ ሆኜ የመብላት የምፈልገው ነገር ካለ ያ ምግብ የሚሸጥበት ቦታ ደውዬ ስለዛ ምግብ መኖር ለማረጋገጥ የግድ ስልክ ያስፈልገኛል። ስልክ ከሌለኝ ግን ምናልባት ይኑር አይኑር ሳላውቅ እዛ ቤት ድረስ ሄጄ የትራንስፖርት አውጥቼ ምናልባት ከሌለ ደግሞ ሌላ ቦታ ልሄድ ነው። ስለዚህ ስልክ ካለኝ ግን እቤቴ ቁጭ ብዬ እያንዳንዱን ስራ በአግባቡ በትክክል በትክክለኛው ሰዓት እና ጊዜ ማከናወን እችላለሁ ማለት ነው። ስለዚህ ዘመን አመጣሹ ስልክ በጣም ወሳኝ ነገር ነው። በቀላሉ ስልካችንን በመጠቀም ህይወታችንን የበለጠ ቀላል ማድረግ የምንችልባቸው አጋጣሚዎች አሉ። ስለዚህ ስልካችን በጣም ለእኛ ወሳኝና አስፈላጊ ነገር ነው ማለት ነው። በነገራችን ላይ በስልክ የተሳሳተ ስልክ ደውሎ ደውለው እየተጋቡ ሰዎች ማውቃቸው አሉ። አንድ ጓደኛዬ አለ። በስልኩ ወንድሙ ጋር ሊደውል ቁጥሮችን ይነካካና ያወራል በስልኩ ማለት ነው ሃሎ ሲል በዛኛው በኩል የሴት ድምጽ ሃሎ አለው ማለት ነው። ስለዚህ እሱ የጠበቀው የወንድሙን ድምጽ ነው። ነገር ግን በዛኛው በኩል የመጣው ድምጽ የሴት ድምጽ ነው። ስለዚህ እንዴ የአበበ ስልክ አይደለም እንዴ አለ የወንድሙን ስም ጠርቶ ማለት ነው። አይ ያበበ ስልክ አይደለም። ቁጥር ተሳስተሃል ወንድሜ ስለዚህ ቁጥርን አስተካክልና ደውል እንደገና አለችው። ስለዚህ ስልኩን ከጆሮ ላይ ዞር አደረገና ቁጥሩን ሲያይ እውነትም የመጨረሻዋን ቁጥር ተሳስቷል። የመጨረሻውን ቁጥር በመሳሳቱ ምክንያት ነው ሌላ ሰው ጋር የደወለው ስለዚህ ቁጥሩን አስተካከለና ወንድሙ ጋር ስልክ ደወለ ማለት ነው። ከወንድሙ ጋር አውርቶ ከጨረሰ በኋላ ቅድም የሰማውን ድምጽ አሁንም ደግሜ መስማት እፈልጋለሁ። ስለዚህ የቅድሟ ልጅ ጋር በስህተትም ቢሆን የደወልኩት ደግሜ ልደዉልላት ይቅርታ በማለት ሰበብ ከእሷ ጋር በስልክ ግንኙነት እንዲኖረኝ እፈልጋለሁ ብሎ አሰበና መልሶ ለልጅቱ ደወለላት ማለት ነው። በስልኩ ደወለላት ወይም በስልክ ቁጥሯ ቅድም በተሳሳተበት ስልክ ቁጥር ደወለላት። ስለዚህ በስልክ የተጀመረው ወይም በተሳሳተ ስልክ የተጀመረው ግንኙነታቸው እየቀጠለ እየቀጠለ በየጊዜው እየተደዋወሉ እየተደዋወሉ ቆዩና መጨረሻ ላይ ይሄ በተሳሳተ ስልክ አማካኝነት የተገኘው ግንኙነት የተጀመረው ግንኙነታቸው መጨረሻ ላይ ወደ ትዳር አመራ ማለት ነው። ስለዚህ በስልክ አማካኝነት ብዙ ነገሮችን ልንሰራ እንችላለን በስልክ አማካኝነት ወይም በስልክ አጋጣሚ ብዙ ቁም ነገሮችን ልንሰራ እንችላለን። ስለዚህ ስልክ በጣም ለዘመናችን ወሳኝና እና አስፈላጊ ነገር ነው ማለት ነው። ለምሳሌ እኔ ዛሬ ይሄንን ፕሮጀክት የፕሮጀክት ስራ እየሰራሁ እዚህ ምሰራበት ቦታ ነው ያለሁት እና ወደ ቤት እንደማልሄድ ለምሳ እንደማልሄድ ለባለቤቴ ደውዬ ነገርኳት በስልክ የአማካኝነት ነው ማለት ነው። ስልክ ባይኖር ኖሮ ይህንን መልእክት ማስተላለፍ አልችልም። እንዲሁም ደግሞ ባለቤቴ የት ሄዶ ሊሆን ይችላል በሚል በጭንቀት ትፈነዳለች ማለት ነው። ስለዚህ እኔ ባልደውል ሰዎች ወደ እኔ ደውለው ስለ እኔ ጤንነት እኔ ስለምሰራው ስራ ስለሚያገናኘን ጉዳይ ሊያወሩ ይችላሉ። እንዲሁም እኔ የምፈልጋቸው ሰዎች ካሉ እኔ እዚህ ሆኜ የትኛውም የአለም ጫፍ ስልኬን በመጠቀም ከእነሱ ጋር ላወራ እችላለሁ ማለት ነው። ስለዚህ ስልክ መደወል በጣም ወሳኝና አስፈላጊ ነገር ነው። ስልካችንን በመጠቀም ብዙ ችግሮቻችንን ማስወገድ እንችላለን። ብዙ ነገሮችን ማረጋገጥ እንችላለን። ቤታችን ሆነን አለምን በእጃችን የያዝናት ያክል እያንዳንዱን ነገር መተግበር እንችላለን ማለት ነው። ዛሬ በተለይ ስማርት ፎን የሚጠቀሙ ሰዎች በእጃቸው በእጃቸው መዳፍ ላይ አለምን አስቀምጠው ነው የሚንቀሳቀሱት ማለት ይቻላል። ምክንያቱም በስልካችን ሁሉን ነገር ማድረግ እንችላለን በስልካችን ድምፃችንን መቅረጽ እንችላለን በስልካችን ፎቶ ማንሳት እንችላለን። በስልካችን ማውራት እንችላለን። በስልካችን ኦንላይን የሆኑ ትምህርቶች መከታተል እንችላለን። በስልካችን የተለያዩ ስልጠናዎችን መውሰድ እንችላለን። ስለዚህ ስልክ ወሳኝ ነገር

ቅና ማለት ያው አንድ ሰው፣ ለምሳሌ የሆነ ነገር አይቶ ለሱ እንዲሆን ሊመኘው ይችላል። ያነው ቅናት ማለት ስለዚህ አንድን ሰው ቅና ካልነው ለምሳሌ ህፃናት የሚሉትን ነገር እዚህ ጋር እንደምሳሌ መውሰድ እንችላለን ለምሳሌ የኔ ልጅ ሄጄ ብስኩት ገዝቼ ብሰጠው በዙሪያው ሌሎች ልጆች ሌሎች ልጆች ልጆች ይኖራሉ እዛው አካባቢ ጓደኞቹ ማለት ነው ስለዚህ ከህፃንነትም ይሁን ከሌላ ጉዳይ ከፍቶ ብስኩቱን እየበላ ሌሎች ህፃናት ስጠን ቢሉት ቅኑ ቅኑ ቅና ቅና አልሰጥህ አልሰጥህ ቅና እያለ ሊቀልድ ሊቀልድ ወይም ደግሞ እንደማይሰጣቸው ሊያስቀናቸው ወይም ደግሞ ሊያጓጓቸው ወይም ሳሊቬት እንዲያደርጉ ሊያደርጋቸው ይችላል ማለት ነው ስለዚህ ቅና የሚለው ቃል የቃሉ ግንድ ቀና ከሚለው የተወሰደ ነው ቀና ማለት ደግሞ ሊደረግለት ፈለገ ያን ነገር ተመኘ የእሱም ይሁን የእሱም አይሁን ያን ነገር ፈለገ ማለት ነው። ለምሳሌ እኔ የሆነ ቆንጆ ሱሪ ለብሼ እየሄድኩ ከሆነ አንድ ሰው በጎኔ ሲያልፍ ሱሬን በደንብ ያየዋል ስለዚህ ይሄ ነገር ለኔስ ቢኖረኝ ብሎ ይቀናል ማለት ነው። የኔ ቢሆንስ፣ ለኔ ቢኖረኝስ፣ እኔ ብወስደውስ ብሎ ሁሉ የኔ ሊመኝ ሁሉ የሚችልበት አይነት ሁኔታ ይፈጠራል ማለት ነው ስለዚህ መቅናት ማለት ወይም ቀና ማለት ወይም ቅና ማለት ያው ቅና የሚለው ቃል ቀጥታ ግስ ነው የሚሆነው ግስ ማለት ደግሞ ከአራት ነጥብ በፊት የሚመጣ ቃል ነው። ስለዚህ አንድን ሰው ቅና ካልኩት አንተ የለህም እኔ አለኝ እያልኩት ነው ማለት ነው። ስለዚህ ቅና ማለት ይሄ ይሄ የኔ ነው ያንተ እንደዚህ አይነት የለህም ይሄ የኔ ብቻ ነው እያልኩት ነው ማለት ነው ስለዚህ አንድ ሰው ቀና ስንል የኛን ነገር ለሱ እንዲሆን ፈለገ ተመኘ የሆነን ነገር ተመኘ ማለት ነው ምኞት ደግሞ ጥሩም ሊሆን ይችላል መጥፎም ሊሆን ይችላል። ለምሳሌ የኔ ልጅ የመጀመሪያ ልጄ በጣም ጎበዝ ተማሪ ነው። ጎበዝ ተማሪ በመሆኑ ምክንያት ሰዎች በሱ ዙሪያ ያሉ ተማሪዎች ልክ እንደሱ ለመሆን ይቀናሉ ማለት ነው ወይም ልክ እንደሱ መሆንን ጎበዝ መሆንን ይፈልጋሉ፣ ይመኛሉ ማለት ነው። ስለዚህ ይሄ ፖዘቲቭ የሆነ ወይም ጤነኛ የሆነ ቅናት የምንለው ነው። አንዳንዱ ደግሞ ለምሳሌ አንድ ትልቅ ባለሀብት ጥሩ ስራ እየሰራ ጥሩ ገንዘብ እያገኘ ባለበት ወቅት ሰዎች ምናልባት እሱን አይተው እሱን ልክ እንደሱ መሆን ይፈልጉና ነገር ግን እንደሱ ለመሆን መጀመሪያ እሱን ማጥፋት አለብን ብለው ሊያስቡ ይችላሉ። እንደሱ መሆን ይቀናሉ ነገር ግን እንደሱ ለመሆን መጀመሪያ እሱን ማጥፋት አለብን ብለው ሊያስቡ ይችላሉ ይሄ ኔጌቲቭ የሆነ ቅናት ወይም ደግሞ ምቀኝነት ያለበት ቅናት የምንለው ነው። ጥሩ ያልሆነ ቅናት የምንለው ነው። ስለዚህ ቅና ስንል ያው ሀሳቡ የሚመስለው ከሰዎች ጋር በምናደርገው ንግግር ውስጥ የምናስተላልፈው የምንወረውረው አንድ ቃል ነው ማለት ነው። ስለዚህ ቅና ካልኩት አንተ የለህም እኔ አለኝ ስለዚህ ልትቀና ይገባል ምክንያቱም ይሄ ነገር አንተ እንደምትፈልገው አውቃለሁ ስለዚህ ቅና ቅና ቅና ብዬ ልስቅበት እችላለሁ ወይም ደግሞ ላፌዝበት እችላለሁ ማለት ነው። ስለዚህ ቅናት የሚለውን ቃል በዚህ መልኩ ልንገልጸው እንችላለን ማለት ነው።

ሰርዝ የሚለውን ቃል ደግሞ ብዙ ቦታ እንጠቀምበታለን እንደሚታወቀው ሰርዝ ማለት አጥፋ ከጻፍክበት ቦታ አስወግድ ማለት ነው። አንዳንድ ቦታዎች ደግሞ ሌላ ትርጉም ሊጠቀሙበት ይችላሉ በተለይ ወታደራዊ በሆኑ በሆኑ አካባቢዎች ሰርዝ ማለት ግደል ማለት ሊሆን ይችላል እንደየአካባቢው ይለያያል ወይም ደግሞ እንደየቦታው ይለያያል ትርጉሙ የአማርኛ ትርጉም እንደየቦታው ይለያያል። ስለዚህ አማርኛ እንደ አበጁሽ ትበጃለሽ የሚል አይነት አባባል አለ ስለዚህ እያንዳንዱ ሰው የሚተረጉምበት ትርጉም የሚሰጥበት መንገድ አለ። ስለዚህ እኔ የምተረጉምበት መንገድ እና የሆነ ሰው ያንን ቃል የሚያይበት መንገድ የተለያየ ነው እንደ አገባቡም ይለያያል። ስለዚህ ሰርዝ የሚለውን ቃል ስናየው እንደሚታወቀው ብዙ ጊዜ አንዳንድ ዝግጅቶች ላይ ሊሆን ይችላል አንዳንድ ፕሮግራሞች ላይ ሊሆን ይችላል አንዳንድ መስሪያ ቤቶች ላይ ሊሆን ይችላል የሰዎችን ስም በቅደም ተከተል ልንጽፍ እንችላለን ለምሳሌ ትላንትና የሆነውን ነገር ልንገራችሁ። ወተት የምገዛበት ቦታ ስሄድ በጣም ብዙ ሰው አለ ስለዚህ የሚሸጡት ሰዎች ቀድመው ስላልመጡ ወረፋችን ድብልቅልቅ ከሚል ለምን አንደኛ ከመጣው ሰው ጀምሮ እንደ አመጣጣችን ስማችንን በዝርዝር አንጸፍም ብለን አሰብንና ሁሉም ሰው ተስማማ። ከዛ በኋላ አንደኛ አበበ ከበደ ሁለተኛ አለሙ ቢወጣ ሶስተኛ እያልን ሁሉንም ስም ከአንድ እስከ ሁለ እስከ መቶ ሃያ ድረስ ጻፍን። ከዛ በኋላ አንድ ቁጥር ስሙ ሲጠራ ሄዶ ወተት ይቀበላል ሁለት ቁጥር ስሙ ሲጠራ ሄዶ ወተት ይቀበላል ሶስት ቁጥር ስሙ ሲጠራ ሄዶ ወተት ይቀበላል አራተኛ ቁጥር ሲጠራ ሰውየው የለም። ስለዚህ ባለመኖሩ ምክንያት በተደጋጋሚ ተጠራና በል በል በቃ እሱን ስም ሰርዘው ሰርዘው ከመጣ ያስቸግረናል የሚል ሀሳብ ከሰዎች ተሰነዘረ ማለት ነው በዚህም አማካኝነት የዛ አራተኛ ላይ ስሙ የተጻፈው ልጅ ስም ተሰረዘ ማለት ነው። ስለዚህ ሰረዘ ማለት አጠፋ ወይም ደግሞ ከዝርዝር ውስጥ አጠፋ ማለት ነው ስለዚህ መሰረዝ ማለት ሀሳቡን በዚህ መልኩ ልንረዳው እንችላለን ማለት ነው። ሌላው ሌላው ለምሳሌ ብዙዎች ሁላችንም እዚህ አለም ላይ እንኖራለን ግን ልክ የመወለድን የማደግን የማርጀትን ጊዜ ካየን በኋላ ሁላችንም ወደ የማይቀረው ሞት እንሄዳለን። ስለዚህ ከዚህ አለም መዝገብ ላይ ተሰረዝን ማለት ነው ልክ ስንሞት ከዚህ አለም መዝገብ ላይ ተሰረዝን ማለት ነው አለም ውስጥ እየኖርን አይደለም ማለት ነው። ስለዚህ መሰረዝ ማለት እዛ ቦታ ላይ አለመኖር ወይም ደግሞ በአካባቢው የማንኖር ወይም ደግሞ እዛ ግሩፕ ውስጥ የማንኖር ከሆነ ስም ዝርዝራችን ከነበረ ያስወጡናል ማለት ነው። ለምሳሌ ባለፈው የገናን በዓል ስናከብር ከብት ለማረድ ብለን ስምንት ሆነን ተደራጀን ነገር ግን ሳይታወቅ አንድ ሰው ዘጠነኛ ሆኖ ተመስግቧል ስለዚህ ስምንታችን ስማችን ከተነበበና መኖራችንን ከገለጽን በኋላ የሌለው ዘጠነኛው ሰው ተሰረዘ ማለት ነው። ተሰረዘ ማለት ከዛ ዝርዝር ላይ እንዲወጣ ተደረገ ወይም ተወገደ ማለት ነው። ስለዚህ በተለያየ አይነት መልኩ ሰረዘ የሚለውን ነገር ልናብራራው እንችላለን ማለት ነው። ስለዚህ ሰረዘ ማለት አስወገደ አጠፋ ከዝርዝር ውስጥ እንዳይኖር አደረገ የሚል ሀሳብ ይይዛል ማለት ነው።

ቀኝ ማለት ያው እንደሚታወቀው የግራ ተቃራኒ ነው። ለምሳሌ ብዙዎቻችን በእጃችን የምንጽፈው በቀኝ እጃችን ነው። እኔ ብዙ ጊዜ የምጽፈው በቀኝ እጄ ነው ነገር ግን በግራ እጄም እጽፋለሁ ስለዚህ ቀኝ የሚለው የግራ ተቃራኒ ነው ስለዚህ ቀኝ ብዙ ጊዜ የሚቀናን ቀኝ በማለት ነው። ስለዚህ ቀኝ የብዙ ነገር ምልክት ነው። ለምሳሌ ቀኝ ቀኝ አሳድረኝ ብለን ልንተኛ እንችላለን ቀኝ አሳድረኝ ማለት የጥሩ ነገር ምሳሌ አድርገን ነው የምናስበው ማለት ነው። ግራ ሰይጣንን የሚያመለክት ሲሆን ቀኝ ደግሞ እግዚአብሔርን ወይም ደግሞ ቅዱስ መንፈስን የሚያመለክትን ወይም ደግሞ ምሳሌ ተደርጎ ሊወሰድ ይችላል ማለት ነው። እንደሚታወቀው በተለይ እኛ በሃይማኖታችን ወይም እኔ በሃይማኖቴ የኦርቶዶክስ ተዋህዶ ሃይማኖት ተከታይ ነኝ። በዚህ ሃይማኖት ውስጥ በእለተ ምጽአት ወይም ደግሞ የአለም አለም ካበቃ በኋላ በእለተ ምጽአት እግዚአብሔር ወደ እኛ ጋር ይመጣ እና ጥሩ ጥሩ የሰሩትን ነፍሳት በሙሉ በእሱ ቀኝ በኩል መጥፎ መጥፎ ስራዎችን የሰሩ ነፍሳት በሙሉ ደግሞ ከእሱ በግራ በኩል እንዲሆኑ ያደርግ እና በቀኝ ያሉትን የእሱ ልጆች አድርጎ በእቅፉ ይዞ ወደ መንግስተ ሰማያት ያስገባቸዋል። እንዲሁም በግራ ያሉትን ደግሞ ወደ ሰይጣን ለሰይጣን እና ለመላእክቱ ወደ ተዘጋጀ ገሃነመ እሳት እንዲገቡ ያደርጋል ማለት ነው። ስለዚህ ቀኝ የሚለው ቃል ጤነኛ የሆነ ደስተኛ የሆነ ለብዙ ጥሩ ነገሮች ተምሳሌት የሆነ ነገር ነው እንደሚታወቀው ቅድም እንዳልኩት ብዙ ጊዜ በእጃችን በቀኛችን በግራችን የምንጽፍ ሰዎች እንኖራለን። እኔ በቀኝ እጄ ነው የምጽፈው ስለዚህ ቀኝ እጄን ለመጻፍ እጠቀማለሁ ቀኝ እጄን ለመሳል እጠቀማለሁ በየትኛውም አይነት ስራ ውስጥ ቀድሞ የሚንቀሳቀሰው ወይም ከጭንቅላት የሚመጣውን መልእክት የሚቀበለው ከግራና ከቀኝ እጄ ቀኝ እጄ ነው ማለት ነው። ስለዚህ ቀኝ ማለት ቅድም እንዳልኩት የግራ ተቀራኒ ነው። ስለዚህ በቀኝ እጃችን ብዙ ነገር ልንሰራ እንችላለን ቀኝ እጃችን ብቻ ሳይሆን ቀኝ የሚለው ቃል ራሱ በራሱ ጥሩ የሆነ ፖዘቲቭ የሆነ ጤነኛ የሆነ አዎንታዊ የሆነ ትርጉም ያለው ነገር ነው ማለት ነው። ስለዚህ ቀኝ እጃችንን ለብዙ ነገር ልንጠቀም እንችላለን ቀኝ ማለት የግራ ተቃራኒ ነው ማለት ነው።

ጁን ማለት ሰኔ ማለት ነው። በእኛ ጁን የእንግሊዘኛው ቃል ሲሆን በእኛ ደግሞ ሰኔ ማለት ነው። ሰኔ ደግሞ በጣም በእኛ የክረምቱ ጊዜ የሚጀምርበት ገበሬው በጠንከር ብሎ ስራውን የሚጀምርበት ማረሱን የሚጀምርበት መዝራቱን የሚጀምርበት ሰብሉን መከታተል የሚጀምርበት ጊዜ ነው። እንደሚታወቀው ከጁን በፊት ወይም ደግሞ ከሰኔ በፊት ያለው ጊዜ በተሻለ መጠን ፀሀያማ ደረቃማ የሆነ ጊዜ ነው የነበረው። ጁን ላይ ግን በጣም ሀይለኛ ዝናብ የሚጀምርበት ሀይለኛ ነጎድጓድ የሚጀምርበት ገበሬው መሬቱን በደንብ አርሶ ለዘር አዘጋጅቶ ዘር ለመዝራት የሚጀምርበት ጊዜ ነው። ብዙ ጊዜ እንደውም ከግማሽ በላይ ፐርሰንት በላይ የሆነው ገበሬ እስከ ጁን ድረስ አይቆይም። ሜይ ላይ በጣም ብዙ ዘሮቹን ዘርቶ ይጨርሳል። ነገር ግን ጁል ላይም የሚዘሩ የተለያዩ አዘርት አሉ ስለዚህ እነዛን አዝርት የሚዘራበት ጊዜ ይሆንለታል ማለት ነው። ስለዚህ እጁን በጣም ወሳኝ ጊዜ ለገበሬው በጣም አስፈላጊ ጊዜ ሲሆን። እንደገና ጁንን መለስ ብለን በሌላ በኩል ስናየው ተማሪው ትምህርት የሚያበቃበት ጊዜ ነው። ጁን መጨረሻ አካባቢ ከጁን አጋማሽ ጀምሮ እስከ ጁን መጨረሻ አካባቢ ድረስ ተማሪው ትምህርቱን የሚያጠናቅቅበት የአመቱን ውጤት የማይ የሚያይበትና ወደ ቀጣዩ ደረጃ ወይም ወደ ቀጣዩ ክፍል መዘዋወሩን የሚያረጋግጥበት ጊዜ ነው የመጨረሻ ፈተናዎችን የሚፈተንበት ጊዜ ነው። ስለዚህ የጁን ወር እንደኛ እንደ ሀገራችን እንደ ኢትዮጵያ ብዙዎቻችን በተለይ በተለይ በመምህረት በመምህርነት እና በተማሪነት ስራ ላይ ያለን ሰዎች ስራዎቻችንን አብቅተን ወደ እረፍት ስራዎቻችን ለመሄድ የምንዘጋጅበት ጊዜ ነው የሚሆነው ማለት ነው። የሃይስኩል እና የኤለመንታሪ መምህራን በሙሉ ሮስተር የሚያዘጋጁበት ጊዜ ነው የጁን ወር ማለት ነው። ስለዚህ ጁን ላይ ጨነቅነቅ ያለ ከበድ ያለ ስራ አለ። ምክንያቱም ተማሪውም ፈተናውን የሚጨርስበት ጊዜ ነው ፈተናውን ከመጨረሱ በፊት የመጨናነቂያ ጊዜ ነው የነበረው ጁን ወር ምክንያቱም የሚያነቡበት ጊዜ ራሳቸውን ለፈተና የሚያዘጋጁበት ጊዜ ይሄ የጁንወር ነው። እንዲሁም በዛው ወር ውስጥ ፈተናቸውን ተፈትነው የሚጨርሱበት ጊዜ ነው። ስለዚህ በጁን ወር ፈተናችንን እንጨርሳለን መምህራኑን ፈተና አርመው ለተማሪው ውጤት ያሳውቃሉ። እንዲሁም ደግሞ ለትምህርት ቤቱ ሮስተራቸውን ያስገባሉ ሮስተር ማለት በጁን ወር የሚዘጋጅ ለተማሪዎች ውጤት መግለጫ የሚያገለግል እንዲሁም ደግሞ እንደ ባህር መዝገብ አገልግሎ የትኛው ተማሪ አልፏል የትኛው ተማሪ ወድቋል የሚለውን ነገር የሚታወቅበት ነው ማለት ነው። ስለዚህ እነዚህ ተግባራት ሁሉ የሚከናወኑት በጁን ወር ነው ወይም ደግሞ በሰኔ ወር ማለት ነው። ሌላው እኔ ልጁን ያለኝ አመለካከት በጣም ሀሪፍ ነው። ምክንያቱም ጁን ላይ ዝናብ የሚዘንብልን ከሆነ በሚቀጥለው አመት እንደማይረበን ማረጋገጥ እንችላለን ምክንያቱም ጠንካራ ጠንካራ ገበሬዎች አሉ ሁሉም ገበሬዎች ጁን ላይ ጠንካራ ስራ ይሰራሉ። እኛም አቅም ባለን መጠን በዙሪያችን ያሉ ገበሬዎችን ለማገዝ እንሞክራለን ስለዚህ የጁን ወር ለገበሬዎችም ቢሆን ለሀገራችን ህብረተሰብ በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። ምክንያቱም ካልተዘራ መብላት ስለማንችል ዘር ካልተዘራ ከየትም አምጥተን ልንበላ አንችልም። እንደ አንዳንድ ሞልቃቃ ልጆች ለምን ሰዎች እንጀራ ይበላሉ ለምን ኬክ አይበሉም ብለን የምንቀልድ ሰዎች አይደለንም ምክንያቱም ኬክ ራሱ የሚሰራው ከእንጀራ ስለሆነ ወይም ደግሞ ከሚተከል ከሰብል ከእህል ስለሆነ ማለት ነው። ስለዚህ ጁን ወር ላይ ካልተዘራ ጁን ወር ላይ እንክብካቤ ካልተደረገለት ምንም አይነት እህል በየትኛውም አይነት አጋጣሚ ልናገኝ አንችልም ማለት ነው። ምክንያቱም ሀገራችን ኢትዮጵያ እንደሚታወቀው ዝናብን ጠብቃ የምታመርት ሀገር ናት። የአሥራ ሶስት ወር ጸጋ ያላት ሀገር ናት። ከአሥራ ሦስትቱ ወራት ደግሞ አንዱ ጁን ወር ነው ማለት ነው። ጁን ብዙ ነገሮችን የምናከናውንበት ወር ነው። ከባዱ ክረምት የሚመጣበት ዝናቡ የሚደራረርበት ገበሬው ዝናቡን ተቋቁሞ ዘሩን የሚዘራበት ገበሬው ዝናቡን ተቋቁሞ ሰብሉን የሚንከባከብበት እርሻውን የሚያርስበት የሚገለብጥበት ጊዜ ስለሆነ የጁን ወር ለብዙ ገበሬዎች የእልህ አስጨራሽ ነው ግን ምናልባት ምርቱ በደንብ አምሮለት በምርት የሚክሰው ከሆነ እሱ የፈጣሪ ስራ ሆኖ በጣም ደስ የሚል ነገር ነው ማለት ነው። እንደ አጠቃላይ ግን ጁን በጣም ወሳኝ የሆነ ለኢትዮጵያውያን በጣም አስፈላጊ የሆነ ሰላማዊ የሆነ ወደፊት እንደማይረበን ምልክት የምናይበት ዘር በጤነኛ አይነት መልኩ የሚዘራበት ጊዜ ነው ማለት ነው። ስለዚህ ሁላችንም ጁንን እንወደዋለን ማለት ነው። ሌላው ጁንን የምወድበት ትልቁ ምክንያት ወይም ስለ ጁን ማውራት የምችልበት ምክንያት ጁን የመጀመሪያ ልጄን የወለድኩበት ነው። ጁን ፈርስት ወይም ደግሞ ጁን አንድ የመጀመሪያ ልጄን የወለድኩበት ወር ስለሆነ ጁን ሲነሳ ሁልጊዜም ትዝ የሚለኝ ቀድሞ ወደ ሀሳቤ የሚመጣው የመጀመሪያ ልጄ ነው ማለት ነው። ስለዚህ የጁን ወር ለሁላችንም ተስፋ የሚሰጥ ለሁላችንም የየራሳችን የሆነ የማንረሳቸው ትዝታዎች ሀሳቦች ያሉበት ወር ነው። ከወሮች ሁሉ ሊወደድ የሚገባው ወር ነው አንደኛ የምናርፍበት ወር በመሆኑ ምክንያት ማለት ነው። ስለዚህ የጁን ወር ደስ ይላል

ስብሰባ ያን ያክል የምወደው ነገር አይደለም ስብሰባ እንደውም በጣም ነው የሚያሰለቸኝ ማለት ነው። ምክንያቱም ስብሰባ እንደሚታወቀው ጠብ ለሚል ለሆነ ውሳኔ የሚደረግ ስብሰባ ከሆነ። እሱ ጥሩ ስብሰባ ነው የሚሆነው አልያ ግን ስብሰባ በጣም እንቶ ፈንቶ ሲሆን ዝም ብሎ የማይመራ ሲሆን። ሁሉም ሰው እንደየ ፍላጎቱ እየተነሳ የሚያወራበት ሲሆን ጊዜ የሚጨርስ ነገር ስለሆነ አሰልቺም ስለሆነ ቶሎ ብለን ተነስተን ወደ ሌላ ቦታ ምን እንድንሄድ ሌሎች ተግባሮቻችን እንዳናከናውን የሚያደርገን ጉዳይ ስለሆነ ብዙ ሰዓት የሚገል ስለሆነ። ለስብሰባ ያለኝ አመለካከት እዚህ ግባ የሚባል ወይም ጥሩ ነው የሚባል አይደለም። ነገር ግን አንዳንድ ስብሰባዎች በጣም ወሳኝ የሆኑ ስብሰባዎች አሉ። ለምሳሌ እኔ ወሳኝ ናቸው ከምላቸው ስብሰባዎች አንዱ በአካባቢያችን የምናደርጋቸው ስብሰባዎች ናቸው ምክንያቱም መሰረታቸው ችግሮቻችን ስለሚሆኑ ማለት ነው። ለምሳሌ እኔ በምኖርበት የጋራ መኖሪያ ቤት አካባቢ ቢያንስ ቢያንስ በሳምንት አልያም ደግሞ በሁለት ሳምንት በአስራ አምስት ቀን አንድ ቀን የሁሉም የማህበረሰቡ ስብሰባ አለ። ለምሳሌ ይሄ ስብሰባ ከሚደረግባቸው ምክንያቶች አንዱ የቁሻሻ አወጋገድ ስርዓታችንን በተመለከተ የተለያዩ ሀሳቦችን እንድንቀያየር ነው። ሌላው ደግሞ ሌላው እንደ ችግር በጋራ መኖሪያ ቤቶች አካባቢ የሚመጣው የህፃናት መጫወቻ ቦታዎችን እንዴት አድርገን እናዘጋጅ እንዴት አድርገን እናገኝ ምክንያቱም የጋራ መኖሪያ ቤቶች አካባቢ ታውቁ ከሆነ ወደ ቤታችን ከገባን በኋላ ከትምህርት ሰዓት ውጪ የሁሉም ህንፃ የሁሉም የጋራ መኖሪያ ቤት ህንፃ ነዋሪ ህፃናት እዚያ በሚወጡበት ጊዜ በጣም ቦታ ይጠባቸዋል መጫወት ሁሉ አይችሉም። እርስ በእርስ ይጣላሉ ብዙ ነገሮች ይፈጠራሉ ስለዚህ። ስብሰባዎች ስናደርግ ብዙ ጊዜ እንደ ሀሳብ የሚነሱ እነዚህ እነዚህ ጉዳዮች ናቸው ማለት ነው። ከሁሉም በላይ የቆሻሻ የማስወገድ ስርዓታችን መስተካከል አለበት ያው በብዛት ሰዎች የሚኖሩበት አካባቢ እንደመሆኑ መጠን ብዙ ጊዜ ማን ሆሎች ወይም ሽንት ቤቶች ይፈነዳሉ። ሰዎች ቆሻሻ የሚያስወግዱባቸው መንገዶች የተበላሹ ናቸው። እንዲሁም ህፃናት የሚጫወቱባቸው ቦታዎች በቂ አይደሉም በእነዚህ በእነዚህ ምክንያቶች ስብሰባዎችን እናካሂዳለን ማለት ነው። ስለዚህ ስብሰባ የምናካሂድባቸው ምክንያቶች የግድ የራሳችንን ህይወት በተመለከተና በትክክልም ወደ እርምጃ የምንሄድባቸውና ራሳችንን የምንቀይርባቸው ስለሆኑ ስብሰባዎቹ በጣም አስፈላጊ ናቸው ብለን ልናስብ እንችላለን ማለት ነው። ስለዚህ ስብሰባ ወሳኝ የሚሆንበት ጊዜ አለ እንዲሁም ደግሞ አስፈላጊ የማይሆንበት ጊዜ አለ። ለምሳሌ ስብሰባ አስፈላጊ የማይሆንበት ጊዜ ብዬ እኔ የማስበው ለሆነ ጉዳይ እንሰበሰብና በተቀመጡት አጀንዳዎች አማካኝነት በስብሰባው ላይ በሚነሱ ሀሳቦች አማካኝነት በደንብ እንወያይና የሰብሰባው ሀሳብ አለቀ። ካለቀ በኋላ አንዳንድ ግለሰቦች የራሳቸውን ሀሳብ አምጥተው እንደገና ጉንጭ አልፋ የሆኑ ክርክሮች ወይም አስፈላጊ ያልሆኑ ሰጣ ገባዎችን የተመለከቱ ነገሮች ይንጸባረቃሉ ማለት ነው። በዚህም አማካኝነት አንዱን ተው አንዱን እንደዚህ አድርግ ምናምን ሲባል ለስብሰባው ከተቀመጠለት ሰዓት ውጪ ብዙ ሰዓት ከ ካለን ሰዓት ላይ እንቀንሳለን ማለት ነው ያ ማለት። ወደ ቤታችን ሄደን ወይም የሆነ ቦታ ሄደን ልናከናውን ያሰብነው ያቀድነው ነገር ካለ በስብሰባው አማካኝነት ሊፈርስብን ወይም ሊበላሽብን ነው ማለት ነው። ስለዚህ ስብሰባ በትክክለኛው መንገድ ከተመራ በጣም አስፈላጊ ነገር ነው። በትክክለኛው መንገድ ካልተመራና አላማውን ከሳተ ግን በጣም ጎጂ የሆነና ጊዜ የሚበላ ነገር ነው ማለት ነው። ሌላው ረጅም የሆነ ስብሰባ አልወድም። ለምሳሌ ከአንድ ሰዓት ከአንድ ሰዓት ተኩል እንደው ቢበዛ ከሁለት ሰዓት በላይ የሚያስቀምጥ አይነት ስብሰባ ከሆነ አልወድም ምክንያቱም በጣም አሰልች ነው የሚሆነው መቀመጥ በራሱ በጣም አሰልች ነው የሚሆነው እንደገና ደግሞ የስብሰባው አካሄድ ከፊት ያለው ሰው ወይም ሰብሳቢው ብቻ ዝም ብሎ የሚያወራ ከሆነም ይሄም አይነት ስብሰባ የሚመስጠኝ ወይም የምወደው አይነት ስብሰባ አይሆንም። ምክንያቱም ስብሰባ አንደኛ አሳታፊ ነው መሆን ያለበት በሁለተኛ ደረጃ አለማውን መሳት የለበትም። ሰብሳቢው የተሰበሰብንበትን ምክንያት አጠር አድርጎ ከገለጸ በኋላ ምናልባት ሪፖርት ካለው ስብሰባው ላይ ሪፖርቱን አጠር አድርጎ አቅርቦ ከዚያ በኋላ ቀጥታ ከሰዎች ጋር የምንወያይበትና ችግሮችን የምንፈታባቸው አጋጣሚዎች እንዲፈጠሩ ማድረግ ነው የሚያስፈልገው ማለት ነው። ስለዚህ ስብሰባ በጣም ወሳኝ እና አስፈላጊ ነገር ነው ማለት ነው። ስብሰባም በአግባቡ ከተጠቀምንበት ብዙ ነገሮችን ልንለውጥበት እንችላለን ግን እኔ ማስተውለው ወይም እኔ እንዳስተዋልኩት ከሆነ ብዙ ጊዜ ስብሰባ እንድንሰበሰብ ይደረጋል ሰብስበናችኋል ለማለት ወይም ደግሞ ለሪፖርት ብቻ ተሰብስቧል ወይ የሚለውን ሀሳብ ለማሟላት ብቻ የምናደርጋቸው ስብሰባዎች አሉ። ነገር ግን ስብሰባ ውጤታማ እንዲሆን መጀመሪያ ሰዎች ጊዜ ተይዞላቸው በስብሰባ ላይ ይሳተፋሉ ከተሳተፉ በኋላ ስብሰባው ላይ የተነሱ ሀሳቦች አሉ እነዚያ ሀሳቦች የትኞቹ ተቀባይነት አላቸው የትኞቹ ተቀባይነት የላቸውም የሚለውን ነገር እናጣራለን ከዚያ በኋላ ተቀባይነት አላቸው ተብሎ በስብሰባው ላይ የተያዙ ነገሮች በሙሉ ተግባራዊ ሊሆኑ ይገባል ማለት ነው ተግባራዊ የማይሆኑ ከሆነ ስብሰባ ትርጉም አይኖረውም ማለት ነው። ስለዚህ ስብሰባ ጥሩም ሊሆን ይችላል መጥፎም ሊሆን ይችላል ማለት ነው

ፊት የሚለውን ቃል በብዙ አይነት መልኩ ልናየው እንችላለን። ለምሳሌ ፊት የሚለውን ቃል ከመቀመጫ ጋር ላገናኘው ብሞክር ለምሳሌ እኔ የተለያዩ የትራንስፖርት ዘዴዎችን ስትጠቀም ብዙ ጊዜ መቀመጥ የምፈልገው ፊት ነው። ፊት ማለት ከሹፌሩ ጎን ወይም ደግሞ ከሹፌሩ ኋላ ሊሆን ይችላል። ዞሮ ዞሮ ከተሳፋሪው ሁሉ ፊት መቀመጥ ነው የምፈልገው ወደኋላ ሆኜ መኪና ወይም ደግሞ የተለያዩ ትራንስፖርቶችን መገልገል አልፈልግም። ስለዚህ ፊት የሚለው ወደኋላ ያልሆነ ወደ መሃል ያልሆነ ከሁሉም የቀደመ የሚለውን ሀሳብ ይይዛል አሁን በተናገርኩት መንገድ ማለት ነው። ስለዚህ እኔ ብዙ ጊዜ ፊት መቀመጥ እፈልጋለሁ። ስለዚህ ፊት ነው ብዙ ጊዜ የምቀመጠው ማለት ነው። ቦታ ካላጣው በስተቀር ወደኋላ ወይም ደግሞ ከፊት ውጪ የሆኑ ቦታዎችን መምረጥ አልችልም ወይም አልፈልግም ማለት ነው። ፊት ለፊት ተቀመጥኩ ማለት አንደኛ ከተማውን ወይም የሚሄድበትን አካባቢ በደንብ እየቃኘው መሄድ እችላለሁ ማለት ነው። ሁለተኛ መሃል ላይ ሆኜ የሰው ጫጫታ ውስጥ አልገባም ማለት ነው። በሶስተኛ ደረጃ ደግሞ ፊት ለፊት ከተቀመጥኩ ለምሳሌ መውረጃዬ ከደረሰ በቀላሉ ከሹፌሩ ጋር ተነጋግሬ የምወርድበት ቦታ ላይ ሳላ ሳያሳልፈኝ ወይም ሳያስቀድመኝ መውረድ ማለት ነው። ስለዚህ ፊት መቀመጥ በተለይ ለትራንስፖርት ፊት መቀመጥ ብዙ ጥቅም አለው ማለት ነው። እንደሚታወቀው ወደ ኋላ ስንቀመጥ መቀመጫ ራሱ የመጨናነቅ ነገር አለ። ፊት ስንቀመጥ ግን በትክክል የተስተካከሉ መቀመጫዎቹ ምንድነው መሆናቸው ሹፌሩም ጋር በዙ ሰው የሚጠጋበት ቦታ ስለማይሆን ፊት መቀመጥ ቀለል ያለና ከመጨናነቅም ክራውድድ ከመሆንም እንድናለን ማለት ነው። ስለዚህ ፊት መቀመጥ ጥቅሙ ይሄ ነው ብዬ አስባለሁ። ሌላው ፊት የሚለውን ቃል ስናስብ ይሄ የፊታችን ወይም ደግሞ የኛ ገጻችን ማለት ነው። ለምሳሌ የኔ ገጽ ወይም የኔ ፊት ይሄንን ይመስላል ወይም እኔ የያዝኩትን ፊት ይመስላል ማለት ነው። ፊቴ ላይ ግንባር አለ አይን አለ ቅንድብ አለ አፍንጫ አለ አፍ አለ ጉንጭ አለ ጺም አለ። ስለዚህ እነዚህን በሙሉ የያዘውን ፊት እንለዋለን ማለት ነው። ለምሳሌ የፊት ቆዳችን ብዙ ጊዜ ጠዋት ጠዋት ስንነሳ ከአይናችን ላይ ቦጮጮ ስለሚኖርብን ወይም የአይን አር ስለሚኖርብን ፊታችንን እንድታጠባለን ማታም የተለያዩ ስራዎች ስንሰራ በላብ አማካኝነት ፊታችን ስለሚበላሽ ስለዚህ ማታ ደግሞ ፊታችንን እንደዚሁ በሳሙና ታጥበን እንተኛለን ማለት ነው። ስለዚህ ፊት የምንለው ሁለተኛው ሀሳብ ይሄ ገጻችን ወይም የሰው መገለጫው ማለት ነው። የኔ ፊት ከጓደኛዬ ፊት ይለያል። የኔ ፊት ከቤተሰቤ ወይም ከልጆቼ ፊት ይለያል። የሁላችንም ፊት እንደየራሳችን ፈጣሪ ፈጥሮ የሰጠን ነው ማለት ነው። ፈጣሪ ባሪያው በአምሳሉ ፈጥሮናል ሲፈጥረን ግን ሁላችንንም አንድ አይነት እንድንሆን አድርጎ አይደለም የፈጠረን። ሁላችንም የየራሳችን የሆነ መገለጫ የየራሳችን የሆነ ገጽታ እንዲኖረን አድርጎ ነው የፈጠረን። ስለዚህ ፊት ማለት በዚህኛው ሀሳብ ገጽታ የሚለውን ነገር መውሰድ እንችላለን። ከአንገታችን በላይ ያለውን ፊት ለፊት ከሰዎች ጋር የምንታይበትን ከግንባራችን በታች ያለውን ግንባራችንን ጨምሮ ይሄንን ፊት እንለዋለን ማለት ነው። ስለዚህ ቅድም ያልኩት ከቦታ አንፃር ፊትን መግለጽ እንችላለን እንዲሁም ደግሞ ከገጽታ አንፃር ፊትን ልንገልጽ እንችላለን ማለት ነው። ስለዚህ ፊት የሚለውን ሀሳብ በዚህ በእነዚህ በሁለቱ ሀሳቦች አማካኝነት መግለጽ ይቻላል ማለት ነው።

ሰላም ማለት ያው ሰላምታን የሚገልጽ ነው ወይም ደግሞ ደህንነትን የሚገልጽ ነ። እንደሚታወቀው ለሰላም ምልክቷ እርግብ ናት ወይም በእንግሊዘኛው ፒስ የምንለው ነው ማለት ነው። ስለዚህ አንድ ሰው ሰላም ነኝ ካለ ሰላም ሰላም የሚሰማው ከሆነ ሰላም ነው ማለት ነው። ስለዚህ ሰላም የሚለውን ነገር በብዙ አይነት መልኩ ልናየው እንችላለን ለምሳሌ ሰላም የሰው ስም መሆን ይችላል። ሰላም የምትባል እህት አለችኝ ሰላም የሚለው ቃል ግን እንደ አጠቃላይ ትርጉሙን ለማየት ብንሞክር ደህንነት ምንም አይነት ችግር ያለመፈጠር የሚለውን ሀሳብ ሊወስድ ይችላል ስለዚህ ሰላም ማለት ሰላምታን ነው የሚገልጸው ማለት ነው። ሌላው ደግሞ ሰላምን የምንገልጽበት ሌላው መንገድ ለምሳሌ መንገድ ላይ እየሄድኩ ጓደኞቼ አንድ ላይ ተሰብስበው ባገኛቸው አልፌ ስሄድ ሰላም ነው ልላቸው እችላለሁ ይሄ ማለት ደህንነታቸውን የመጠየቅ ነው የሚሆነው ማለት ነው። ስለዚህ የሰላምታ አይነትም ሊሆን ይችላል ማለት ነው። ስለዚህ፦ ሰላም ነው ስንል ሰላምታችንን ለመግለጽ ወይም ደህንነታቸውን ለመግለጽ ለመጠየቅ ያሉበትን ሁኔታ ለመጠየቅ ነው። ከዚህ ባሻገር ስለ ሰላምታ ለምሳሌ፦ በእኛ በሀገራችን በተለያዩ አካባቢዎች ጦርነቶች እየተካሄዱ ያሉባቸው ጊዜዎች ናቸው አሁን ላይ ያሉት ጦርነት በሚካሄድበት ጊዜ የተለያየ ቦታ በተለያየ ቀን ተኩሶች ሊኖሩ ይችላሉ ወይም ጦርነቶች ሊኖሩ ይችላሉ እነዚህ ጦርነቶች በተካሄዱባቸው አካባቢዎች ቤተሰብ ያላቸው ሰዎች ጦርነቱ ጋብ ካለ በኋላ በተለይ ኔትወርክ ይቋረጣል ኔትወርክ በሚሰራበት ሰዓት ይደውሉና ሰላም ነው ወይ ብሎ ሊጠይቁ ይችላሉ እንዴት ነው ሰላሙ እናንተ ምን ደረሰባችሁ ጦርነት እንደነበረ ሰምተናል ስለዚህ አካባቢው ሰላም ነው ወይ ማን ተጎዳ ማን አልተጎዳም ያለው ነገር እንዴት ነው ብለን ስለ ሰላማቸው ልንጠይቅ እንችላለን ማለት ነው። ልክ እንደዚሁ በተለያዩ ቦታዎች ወይም በተለያዩ አካባቢዎች የሚኖሩ አባቶች አሉን የሃይማኖት አባቶች ማለት ነው እነዚህ አባቶች እኛ ዞር ብለን ካልጠየቅናቸው በስተቀር ምግብ የማይጠይቁ ራሳቸውን ጎድተው በጸሎትና በጾም የሚኖሩ ለእኛ የሚጸልዩ አባቶች ናቸው። ስለዚህ በተለያዩ አጋጣሚዎች እነዚህ አባቶቻችንን ልንጠይቅ ወደተለያዩ ገዳማት የምንሄድባቸው ጊዜዎች አሉ ስለዚህ ከሄድን በኋላ ሰላም ናችሁ ወይ እንዴት ከረማችሁ ረሃቡ እንዴት አደረጋችሁ ጸሎት እንዴት እያደረጋችሁ ነው ብለን እንዲጸልዩልን እንዲባርኩን እንዲቀድሱን እዛ ቦታ ላይ እንሄዳለን ማለት ነው። ስለዚህ ሰላም ማለት ይሄ ነው ትርጉሙ የሚሆነው እንደሚታወቀው ሰላም የሚገለጸው በአለም ደረጃ በነጭ እርግብ ነው ነጭ እርግብ የሰላም ምልክት ናት ተብሎ ይታሰባል የኖህን መርከብ እናውቃለን የኖህ የኖህ መርከብ ፈጣሪ ሊቀጣ ሲፈልግ በሀጥያት በሀጥያት የተጨማለቁ ሰዎችን ሊቀጣ ሲፈልግ ኖህን ከየነፍሳቱ ወይም ከየፍጥረታቱ ሁለት ሁለት እያደረክ በመርከብህ ውስጥ አስገባ በአለው ከዛ በኋላ ኖህ ደግሞ በመርከቡ ውስጥ እንደታዘዘው ሁለት ሁለት ነፍሳት እያደረገ አስገባ ከሰው ሁለት ከአንበሳ ሁለት ከሃያ ሁለት ከሁሉም አይነት ሁለት ሁለት እያደረገ አስገባ ከዛ በኋላ መርከብ ውስጥ ከገባ በኋላ ከሰማይ የንፍር ውሃ የንፍር ወይም ደግሞ የፈላ ውሃ ለቀቀ ማለት ነው። ከዛ እነዛ ኃጢአት የሚሰሩ ሰዎች በሙሉ አለቁ ማለት ነው ካለቁ በኋላ ሁሉም ነገር ሰላም እንደሆነ ለመግለጽ እርግብ ነጭ እርግብ በአፏ የዛፍ ዝንጣፊ ወይም ቅርንጫፍ ይዛ መጣች ማለት ነው ስለዚህ እርግብን በተለይ በተለይ ነጭ እርግብን የሰላም ምልክት አድርገን ልንወስዳት እንችላለን ማለት ነው ሰላም ነው እያለችን ነው አሁን ሰላም ስለሆነ ካላችሁበት ውጡ እያለችን ነው ማለት ነው። ስለዚህ ሰላም የሚለውን ቃል በዚህ አይነት መልኩ ልናየው እንችላለን። ስለዚህ ስለ ሰላም ስናወራ ያው ጦርነት ያልሆነበት ቦታ ደህንነት የሚሰማን ቦታ ላይ ሰላም ነን ልንል እንችላለን እንዲሁም ጦርነት ያለባቸው ቦታዎች የመኖር ህልውናችን አደጋ ውስጥ የገባባቸው ቦታዎች ላይ ከሆንን ደግሞ ሰላም አይደለንም ወይም ሰላም እየተሰማን አይደለም ምክንያቱም ጦርነት አለ ምክንያቱም የመሳሪያ ድምጽ አለ ልንል እንችላለን ማለት ነው። ስለዚህ ስለ ሰላም ስናወራ በዚህ አይነት መልኩ ማስረዳት እንችላለን ማለት ነው። ስለዚህ ሰላም ነው አሁን ላይ ሁሉም ነገር ሰላም ነው ማለት ነው።

አይ የሚለው ቃል አለመሆንን የሚገልጽ ነው። ወይ ደግሞ አይሆንም የሚለውን ሀሳብ የሚይዝ ነው። ለምሳሌ ህፃናት በተለይ ዳቦ መብላት ትፈልጋለህ? ሲባል አዎ ሊል ይችላል። ይሄ ፍላጎቱን የሚገልጽ ነው። ነገር ግን ለምሳሌ እንቁላል መብላት ትፈልጋለህ? ሲባል አይ ሊል ይችላል። አይ ማለት አልፈልግም ማለት ነው። ወይም ደግሞ አሉታዊ የሆነ ምላሽ ነው ማለት ነው። አዎንታዊ የሆነ ምላሽ ሳይሆን አሉታዊ አዎ ከማለት በተቃራኒው ማለት ነው። ስለዚህ አይ ማለት የአዎ ተቃራኒ ነው ማለት ነው። ስለዚህ ይሄን መብላት ትፈልጋለህ ስባል አይ ካልኩ መብላት አልፈልግም ማለት ነው። ኳስ ማየት ትፈልጋለህ? አይ አልፈለገም ማለት ነው። ኳስ ማየት አልፈለገም ማለት ነው። ኳስ መጫወት ትፈልጋለህ? አይ ካለ አልፈለገም ኳስ መጫወት አልፈለገም ማለት ነው። ስለዚህ አይ የሚለው ቃል ከምንም ነገር በላይ ተቃራኒ የሆነን ነገር ወይም ደግሞ ከተጠየቅነው ነገር ተቃራኒ የሆነ ምላሽ ሲኖረን ነው። ፖዘቲቭ ያልሆነ ወይም ደግሞ ኔጌቲቭ የሆነ ምላሽ ነው እየመለስን ያለነው ማለት ነው። ስለዚህ አይ ማለት አለመስማማታችንን የሚገልጽ ነገር ነው ማለት ነው። ለምሳሌ የተለያዩ ስብሰባዎች ላይ ተሳትፈን ሁሉም ሰው በሀሳቡ ተስማምቶ አንድ ሰው ከመካከል አይ ካለ አይ እኔ አልተስማማሁም ማለት ነው። አይ ማለቱ እኔ አልተስማማሁም፤ የኔ ሀሳብ አይደለም ግን በሁላችሁም ሀሳብ ልገዛ እችላለሁ የሚል ሀሳብ ሊያስተላልፍ ይችላል ማለት ነው። ለምሳሌ ጠዋት ትንሹ ልጄን የት ቆይተህ ነው? ሰው ቤት እንዳትሄድ ብዬሃለሁ ስለዚህ ለምንድነው ሰው ቤት የምትሄደው? አልኩት። ኧረ እኔ ሰው ቤት አልሄድኩም አለ። እንዴ ጓደኛህ አበበ ቤት ሄደህ የለህ እንዴ ስለው አይ አለ። አይ አልሄድኩም ማለቱ ነው። ስለዚህ አይ የሚለው ቃል አለማድረጋችንን ወይም ያን ነገር አለመፈለጋችንን ወይም ደግሞ ለዛ ነገር ጥሩ አመለካከት እንደሌለን የሚገልጽ አይነት ሀሳብን ለማራመድ ስንፈልግ የምንጠቀምበት ቃል ነው ማለት ነው። ስለዚህ አዎ የሚል ሰው እንዳለ ሁሉ አይ የሚል ሰውም አለ ማለት ነው ለምሳሌ መጥፎ ነገሮች አድርጉ ስንባል አይ ልንል እንችላለን። ምክንያቱም መጥፎ ነገሮች ማድረግን ስለማንፈልግ ማለት ነው። ጥሩ ነገሮች አድርጉ ስንባል እሺ ወይም አዎ እንላለን ማለት ነው። ስለዚህ አይ ማለት የአዎ ወይም የእሺ ተቃራኒ ነው ብለን መውሰድ እንችላለን ማለት ነው።

ለጥፍ የሚለውን ቃል በብዙ መልኩ ልንገልጸው እንችላለን ለምሳሌ እኔ ከማቃቸው ከተለያዩ ሀሳቦች ጋር እያገናኘሁ ለመግለጽ ልሞክር። ለምሳሌ እኔ ቤቴ ውስጥ ብዙ የእግር ኳስ የቆዳ እግር ኳስ መጫወቻዎች አሉ። ኳሶች አሉኝ ስለዚህ እነዚህ ኳሶች ብዙ ህፃናትን ስለማጫውትበት የሚቀደዱበት ጊዜ አለ። ስለዚህ እነዚህን የተቀደዱ ኳሶች እለጥፋቸዋለሁ ማለት ነው። ስለዚህ ለጥፍ ልባል እችላለሁ ላዩ ላይ የሆነ ነገር ለጥፌ ቆዳ ሊሆን ይችላል። ወይም ከሌላ ከአሮጌ ኳስ የተወሰደ የኳስ አካል ሊሆን ይችላል ያንን የተቀደዱት ኳሶችን ኳሶች ላይ በመለጠፍ ኳሶችን እጠግናቸዋለሁ ማለት ነው። ስለዚህ አንዱ ሀሳብ የሚሆነው ለጥፍ ማለት የተቀደደ ቦታ ካለ ያንን ቦታ ሸፍነን መሸፈን ማለት ነው። ወይም ያንን ቦታ በሌላ ነገር መለጠፍ መሸፈን ቀዳዳውን መወተፍ ማለት ነው። ስለዚህ ለጥፍ ማለት አንዱ ትርጉም የሚሆነው ይሄ ነው። ሁለተኛው ለምሳሌ መስሪያ ቤቶች ውስጥ ካሉ ጉዳዮች ጋር ለማገናኘት ብሞክር ይሄን ለጥፍ የሚለውን ሀሳብ። ለምሳሌ ብዙ ማስታወቂያዎች ይወጣሉ። በመስሪያ ቤቶች ውስጥ ብዙ ማስታወቂያዎች ይወጣሉ ለምሳሌ የቅጥር ማስታወቂያ ሊወጣ ይችላል። ወይም ደግሞ የተለያዩ ሀሳቦችን የተቃውሞ ውስጥ የሚራመዱ እዛ መስሪያ ቤት ውስጥ የሚራመዱ የተለያዩ ሀሳቦችን ሊይዝ ይችላል። እንዲሁም የውጤት መግለጫዎችን ሊይዝ ይችላል። እንዲሁም ደግሞ የተለያዩ ማስታወቂያዎችን ሊይዝ ይችላል። ሶ ለጥፍ የሚለውን ቃል የምንወስደው ለምሳሌ ያንን የሚለጥፈው ወይም ያንን እንዲለጥፍ የተዘጋጀውን ሰው። እነዚህ ነገሮችን የሚያዘጋጀው ባለሙያ ካዘጋጀለት በኋላ እዛ የሚለጠፉ የተለያዩ ማስታወቂያዎችን ካዘጋጀ በኋላ ባለሙያው የቅጥር ማስታወቂያ ሊሆን ይችላል። ሂድና ለጥፍ ሊለው ይችላል። የት ነው የሚለጥፈው? የመለጠፊያ ራሱን የቻለ ጠረጴዛ አለው ስለዚህ እዛ ላይ ወይም ሰዎች ብዙ ቦታ የሚያነቡበት ቦታ ማለት ነው። ወይም ኖቲስ ቦርድ የሚባለው በእንግሊዘኛው ማለት ነው። ስለዚህ እዛ ቦታ ላይ ሄዶ ይለጥፋል ማለት ነው። ቦርድ ላይ ሄዶ ይለጥፋል ማለት ነው። ሰዎች የተለጠፈውን ማስታወቂያ እያዩ ሚመለከታቸው ከሆነ ይጠቀሙበታል ማለት ነው። ለምሳሌ እኔም የምሰራበት ተቋም ትላንትና የትራንስፖርት አገልግሎት ይሰጥ ነበረ አልሰጥም ብሎ ለጠፈ። ምክንያቱም ምን ይላል ማስታወቂያው የተለጠፈው ማስታወቂያ ወይም ደግሞ ለጣፊው የለጠፈው ማስታወቂያ ምን ይላል? በ በነዳጅ ችግር አማካኝነት ከዛሬ ጀምሮ ላልተወሰኑ ቀናት የትራንስፖርት አገልግሎት ስለማንሰጥ የራሳችሁን አማራጭ እንድትወስዱ የሚል ማስታወቂያ ለጠፈ ማለት ነው። ስለዚህ የተዘጋጀውን ማስታወቂያ ሂድና ለጥፍ ብለው የዛ ያሉ ሰዎች ወይም ባለሙያዎች ወይም ማስታወቂያውን ያዘጋጁ ሰዎች የሚለጥፈውን አካል ያዙታል ማለት ነው። ስለዚህ ለጥፍ ማለት የሆነ ቦታ ላይ ወስደህ አጣብቅ የሆነ ቦታ ላይ ወስደህ አታች አድርግ አስቀምጥ ሰው የሚያይበት ቦታ ወስደህ አስቀምጥ ሊሆን ይችላል። አሁን በተናገርኩት አግባብ ማለት ነው። ስለዚህ ለጥፍ የሚለው ቃል ከዚህ አንፃር ማስታወቂያውን መቀመጥ ያለብን ቦታ ትክክለኛው ቦታ ወስደህ አስቀምጥ ወይም በማጣበቂያ እዛ ላይ ለጥፈው ወይም አስቀምጠው ማለት ነው። ሰዎች እንዲያነቡት አድርገው ማለት ነው። ቅድም እንዳልኩት መለጠፍ በብዙ አይነት መልኩ ሊገለጽ ይችላል። ለምሳሌ እኔ ህፃን እያለሁ የሆነ ሰዓት ማስታወሰው አንድ አንድ ቆንጆ ምወዳት ሱሪ ተገዝታለኝ ነበር። ነገር ግን የሆነ ሰፈር ገብቼ የሆነ ውሻ ከመቀመጫዬ ላይ ሱሪዬን ቀደደብኝ ማለት ነው። ሱሪዋን በጣም እወዳት ስለነበር በጣም ነው ያለቀስኩት። ሳለቅስ እናቴ አየችኝ እና ልጄ ለምንድነው የምታለቅሰው አለችኝ? ሱሪዬን ውሻ ቀደደብኝ አልኳት። አሃ ይሄ እኮ ችግር የለውም አምጣ ልለጥፍልህ ልጣፍልህ ወይም ልለጥፍልህ አለችኝ። ከዛ በኋላ አውልቄ ሰጠኋት። በተመሳሳይ ጨርቅ ኪስ አስመስላ ከኋላ የተቀደደችባት ቦታ ላይ በተመሳሳይ ጨርቅ ቆንጆ አድርጋ ለጠፈችልኝ ማለት ነው። ስትለጥፍልኝ መልሶ ወደነበረበት ግልጋሎት መዋል የሚችል ሆኖ ስላየሁት እኔም ደስ አለኝ ማለት ነው። ስለዚህ መለጠፍ ማለት የተቀደደን ቦታ መጣፍ ወይም ደግሞ ያ እዛ ቦታ ላይ መለጠፍ መሸፈን ማለት ነው። መለጠፍ ማለት እንዲነበብ የሚያስፈልጉ ነገሮችን ማስታወቂያ መለጠፊያ ቦታ ላይ ወስዶ ማስቀመጥ መለጠፍ ማለት ነው። ሌላው መለጠፍ ማለት ቅድም እንዳልኩት የተለያዩ የተቀደዱ ነገሮች ሲኖሩን ለምሳሌ ኳስ ሊሆን ይችላል። ለምሳሌ ጫማ ሊሆን ይችላል ለምሳሌ ሊስትሮች ጋር ሄድን የተቀደዱብንን ጫማዎች ሊለጥፉልን ይችላሉ ለጥፈው የሆነ ነገር ሊሰፉልን ይችላሉ ማለት ነው። ለምሳሌ አንድ ቆዳ ጫማ ነበረኝ። ግልጋሎት በደንብ ሳይሰጠኝ የተበላሸ ማለት ነው። ስለዚህ ለምን ሊስትሮጋ ወስጄ አስተካክዬ ይሄን ጫማ አለብሰውም የሚል ሀሳብ መጣብኝ እና ጫማውን ሊስትሮ ጋር ይዤ ሄድኩ ማለት ነው። ስለዚህ ሊስትሮ ጋር ከወሰድኩት በኋላ አየውና በተመሳሳይ ቆዳ የተቀደደችባት ቦታ ላይ ብቻ እንደ ጌጥ አድርጎ ቆንጆ አድርጎ ለጠፈልኝ ማለት ነው። ስለዚህ ይሄንን ጫማ ለጥፍ ብዬ ነበር የሰጠሁት ማለት ነው። ስለዚህ እሱን ጫማውን ለጥፎ ሰጠኝ ማለት ነው። ስለዚህ ለጠፈ የሚለው ሀሳብ ከተለያዩ ነገር

መርሃ ግብር ስንል ደግሞ መርሃ ግብር ስንል ብዙ አይነት መርሃ ግብሮች አሉ መርሃ ግብር ማለት የሆነ ግብር የሚከናወንበት ፕሮግራም ማለት ነው። ወይም ደግሞ በእንግሊዘኛው ፕሮግራም የምንለው ማለት ነው። ለምሳሌ ስለ መርሃ ግብር ስናወራ የማስታውሰው መኪና ውስጥ እየሄድን ወይም ደግሞ ታክሲ ውስጥ እየሄድን ታክሲውን ትራፊኳ አስቆመችው። ከዛ በኋላ ሹፌሩን መንጃ ፍቃድ ጠየቀችው። ከዛ በኋላ መርሃ ግብር ይዘሃል አለችው መርሃ ግብር ማለት ይሄ የተመደብክበት ቦታ እንደሆነ የሚያሳይ የሚገልጽ ፕሮግራሙን ይዘኸዋል ወይ ማለቷ ነው። ስለዚህ መርሃ ግብር ማለት ከፕሮግራም ጋር ልንወስደው እንችላለን። ምን አይነት መርሃ ግብሮች አሉን ስንል ለምሳሌ እኔ ከቤቴ ጠዋት ስወጣ ዛሬ የሚኖረኝ መርሃ ግብር ምንድነው? ጠዋት ስንነሳ ወዲያውኑ ስፖርት መስራት አንዱ ከመርሃ ግብሮቼ አንዱ ነው። መርሃ ማለት መሪ ማለት ነው ግብር ማለት ስራ ማለት ነው። የግእዝ ቃል ነው በነገራችን ላይ ቃሉ የአማርኛም ቃል አድርገን እንጠቀምበታለን። ስለዚህ መርሃ ግብር ማለት ግብራችንን የምንመራበት ወይም ደግሞ ፕሮግራማችንን የምንመራበት ወይም ስኬጁላችንን የምንመራበት ፕሮግራማችን ነው ማለት ነው። ስለዚህ እኔ ለምሳሌ ዛሬ ያለኝ መርሃ ግብር ከጠዋት ጀምሮ እስኪ እንደሚቀጥል እንደሚከተለው ልግለጽ ከመግለጽ ግብሮቼ የመጀመሪያው ጠዋት ከእንቅልፌ በጊዜ መነሳት ነው። ስለዚህ ቀጣዩ መርሃ ግብሬ እንቅስቃሴ ማድረግ ነው ፊዚካል እንቅስቃሴ ማድረግ ነው ከዛ ፊዚካል እንቅስቃሴ ካረኩ በኋላ ወዴት እሄዳለሁ? ወደ መታጠቢያ ቤት እሄዳለሁ ይሄ ቀጣዩ ከመርሃ ግብሬ ቀጣዩ ነው ማለት ነው። መርሃ ግብሬ ላይ ከያዝኩት ቀጣዩ ስቴፕ ነው ማለት ነው። ከዛ ከታጠብኩ በኋላ ቁርሴን እበላለሁ ይሄ ቀጣዩ ከመርሃ ግብሬ ቀጣዩ ስቴፕ ነው ወይም ቀጣዩ ደረጃ ነው። ከዛ ቁርሴን ከበላሁ በኋላ የስራ ትራንስፖርት የሚሰጡን ቦታ እሄዳለሁ ማለት ነው። ወይም የትራንስፖርት አገልግሎት የማገኝበት ቦታ እሄዳለሁ ማለት ነው። ይሄ ሁሉ መርሃ ግብሬ ውስጤን እየተካተተ ነው። ከዛ በኋላ መጥቼ ወደ ስራ ቦታ በትራንስፖርት አማካኝነት መጥቼ ቢሮ ውስጥ ያሉ ወይም መንግስት መስሪያ ቤት ውስጥ የምሰራበት መስሪያ ቤት ውስጥ ያሉ ለኔ የተዘጋጁ ስራዎችን ሙልጭ አድርጎ መስራት ይሄ ከመርሃ ግብሬ ደግሞ አንዱ ነው ማለት ነው። ወይ መርሃ ግብሬ ውስጥ የተካተተ ነው ማለት ነው። ቀጥሎ የምሳ ለምሳ ሰዓት ወደ ቤቴ መሄድ። ምሳዬን በልቼ እንደገና ወደ ስራ ቦታ መመለስ ይሄ ደግሞ በቀኑ አጋማሽ የማደርገው መርሃ ግብሬ ውስጥ የተካተተ ነው ማለት ነው። ከዛስ ወደ ስራ መጥቼ አሁንም የስራዬን እስከ አስራ አንድ ተኩል ሳከናውን እቆያለሁ። ከዛ እቀጥልና ወደ ቤቴ እመለሳለሁ ማለት ነው እነዚህ ሁሉ መርሃ ግብሬ ውስጥ የተካተቱ ናቸው ማለት ነው። ቀጥሎ ከልጆቼ ጋር ወክ ማድረግ ከልጆቼ ጋር መጫወት ቀን ውስጥ የሰራኋቸውን ስራዎች ማሰብ ማሰላሰል እና የትኞቹ ደካማ ጎኖቼ ነበሩ። የትኞቹ ጠንካራ ጎኖቼ ነበሩ እነዚህ በሙሉ በመርሃ ግብሬ ውስጥ የተካተቱ ናቸው ማለት ነው። ስለዚህ መርሃ ግብር ስንል የምንሰራቸውን ስራዎች የምንመራበት ወይም ደግሞ የምንሰራቸውን ስራዎች የምናከናውንበት እኛን የሚመራን የእቅድ ወይም ደግሞ ፕሮግራም ነው ማለት ነው። ስለዚህ ብዙ አይነት መርሃ ግብሮችን ልናነሳ እንችላለን። ለምሳሌ ለሰርግ የሚመጡ የመርሃ መርሃ ግብሮች አሉ። ስለዚህ የመርሃ ግብሮች ሁል ጊዜም የሆነ ፕሮግራም ከመጀመሩ በፊት መርሃ ግብሮቻችንን በግልጽ ያስቀምጣሉ ወይም እንድናውቃቸው ይደረጋል ማለት ነው። ስለዚህ እኛ የምንሳተፍባቸው መርሃ ግብሮች ላይ ብቻ እንድንገኝ ይሆናል ማለት ነው። ስለዚህ መርሃ ግብርን በዚህ መልኩ ልንገልጸው እንችላለን።

አኗኗራችንን ማዘመን አለብን። ስለዚህ አዘምን የሚለው ቃል ዘመነ ከሚለው ቃል የተወሰደ ነው። ስለዚህ አኗኗራችንን ካላዘመንን በጣም አስቸጋሪ የሆነ ሁኔታ ይገጥመናል ምክንያቱም ዘመኑ የቴክኖሎጂ ነው ቴክኖሎጂውን በመጠቀም አኗኗራችን መዘመን መቻል አለበት። ለምሳሌ አኗኗራችንን ካዘመኑልን ወይም እንድናዘምን ካገዙን ነገሮች አንዱ የትራንስፖርት አገልግሎት ነው። እንደ ድሮ በበቅሎ ወይም በፈረስ ብቻ እምንቀሳቀስ ቢሆን የምንፈልግበት ቦታ መድረስ አንችልም ማለት ነው። ስለዚህ አንዱ የራሳችንን አኗኗር ሊያዘምንልን የሚችለው ወይም ደግሞ አዘመነልን ብለን እምናስበው የትራንስፖርት አገልግሎቱ እየረቀቀ መምጣቱ ነው። በሁለተኛ ደረጃ አኗኗራችንን ያዘመነልን ወይም አዘመን ብለን እምናስበው ቴክኖሎጂው ነው። ለምሳሌ የተለያዩ መተግበሪያዎችን በመጠቀም አኗኗራችንን ማዘመን እንችላለን ስለዚህ አንድ ሰው ቴክኖሎጂውን ተጠቀመ ማለት ራሱን አዘመነ ማለት ነው። ስለዚህ ራሳችንን ማዘመን በጣም አስፈላጊ ነገር እንደሆነ ግልጽ ነው ሳይታለም የተፈታ ነው። ምክንያቱም እዚህ ቁጭ ብዬ በኦንላይን ወይም በመስመር ላይ ንግዱን ማጧጧፍ እችላለሁ። ይሄ ዘመኑ ያመጣው ራሴን እማዘምንበት ራሴን እማበለጽግበት ራሴን ከፍ እማድረግበት መንገድ ነው ማለት ነው። ስለዚህ ማዘመን ማለት ቴክኖሎጂውን መጠቀም ኑሮን ማቅለል እና የመሳሰሉ ጉዳዮችን የሚመለከት ይሆናል ማለት ነው። ስለዚህ ማዘመን ማለት ወይም ራሴን አዘመንኩ ማለት ከቴክኖሎጂው ጋር ተግባብቼ ቴክኖሎጂውን በመጠቀም ህይወቴን አቅልዬ ገቢየን በማሳደግ ቤቴን በአግባቡ ሳልቸገር መምራት መቻል ማለት ነው። በጉልበት ከመኖር መራቅ ማለት ነው። ስለዚህ ኋላ ቀር የሆነ አኗኗር ሳይሆን ዘመናዊ የሆነ አኗኗር መኖር መቻል ማለት ነው። ስለዚህ ማዘመን የሚለውን ሀሳብ ወይም አዘመነ የሚለውን ሀሳብ ከዚህ ጋር ልናገናኘው እንችላለን ማለት ነው። ስለዚህ ሁል ጊዜም ራሳችንን ማዘመን የሚጠበቅብን ጊዜ ላይ ነው ያለነው ራሳችንን አፕዴት ማድረግ ያለብን ጊዜ ላይ ነው ያለነው ማለት ነው። ስለዚህ ማዘመን ወይም አዘመንን ማለት ትርጉሙ ይሄንም እሚሆነው ማለት ነው ቀጥታ ከቴክኖሎጂ ጋር የሚገናኝ ነው።

አክስት ማለት የአባት እህት ወይም የእናት እህት ማለት ነው። ስለዚህ የአባቴ እህት ለኔ አክስቴ ናት ትባላለች የእናቴ እህት እንዲሁ ለኔ አክስቴ ናት ትባላለች ማለት ነው። ስለዚህ በአባቴ በኩል ወይም በእናቴ በኩል የሚመጡ የአባቴ ወይም የእናቴ እህት የሆኑት በሙሉ ለኔ አክስት ይባላሉ ማለት ነው። አክስት ያው የእናት ያክል ናት ምክንያቱም ከእህቷ ልጆች ጋር አንዲት ሴት ያላት ቁርኝት ከፍተኛ ስለሚሆን ግንኙነቷም ጠንካራ ስለሚሆን ያው የእናት ያክል ነው ቀረቤታዋ ግን በስያሜ ደረጃ አክስት ትባላለች ማለት ነው። ስለዚህ የእናት እህት ለኔ አክስቴ ናት ማለት ነው። እንዲሁ የኔ እህት ለልጆቼ አክስት ናት ማለት ነው ወይም የባለቤቴ እህት ለልጆቼ አክስት ናት ማለ አክስት ትሆናለች ማለት ነው። ስለዚህ አክስት ማለት በአጭሩ የቤተሰብ አባል ናት የደም ትስስር ከቤተሰቡ ጋር የሚኖራት ናት ሴት ናት የእናት ወይም የአባት እህት የሆነች ናት። ስለዚህ እንደዚህ አይነት ዝምድና ያላትን ሴት ቤት ውስጥ ላሉ ልጆች አክስት እንላታለን ማለት ነው።

ጠረጴዛ ማለት ያው እንደምናውቀው አራት እግር ነው የሚኖረው ብዙ ጊዜ በርግጥ ከአራት እግር በላይ ያላቸው በጣም ትልልቅ የሆኑ ጠረጴዛዎች ሊኖሩ ይችላሉ። ነገር ግን ጠረጴዛ አራት እግር ያለው ሆኖ ብዙ ጊዜ የተለያዩ ስራዎችን ስንሰራ ልናስደግፍበት የምንችል ነው ማለት ነው። ለምሳሌ ትምህርት ቤቶች ውስጥ ጠረጴዛዎች አሉ። ትምህርት ቤቶች ውስጥ ያሉ ጠረጴዛዎች አንዱ መምህሩ ዳስተሩን ቾኩን እንዲሁም ደግሞ የማስተማሪያ መጽሐፉን እና የተለያዩ ለማስተማሪያ የሚጠቀምባቸውን ቁሳቁስ የሚያስቀምጥበት ሰፊ ጠረጴዛ ሲሆን። ደግሞ ዴስክ የምንለው ወይም ደግሞ ተማሪዎቹ ደብተሮቻቸውን የሚያስቀምጡበት ኪስ ያለው ማለት ነው። ተማሪዎቹ ደብተሮቻቸውን የሚያስቀምጡበት ከላይ ደግሞ በክፍለ ጊዜው የሚማሩበትን ደብተር አውጥተው መፃሐፍ የሚፈልጉትን ነገር የሚጽፉበትን ጠረጴዛ እንለዋለን ማለት ነው። ብዙ አይነት ጠረጴዛ አለ። አሁን እንዳልኩት በትምህርት ቤት መምህሩ የራሱን ማቴሪያሎች የሚያስቀምጥበት እና ተማሪዎችም የራሳቸውን ደብተሮችን የሚያስቀምጡበት እንዲሁም አስደግፈው የሚጽፉበትን ጠረጴዛ የትምህርት ቤት ጠረጴዛ ልንለው እንችላለን። እንደዚሁ ለምሳሌ በሆቴሎቹ ውስጥ ያሉ ጠረጴዛዎች ደግሞ አሉ። እነዚህ የሆቴል ቤት ጠረጴዛዎች ደግሞ ለምንድነው የሚያገለግሉን ሄደን ሆቴል ቤቶቹ በምንገለገልበት ጊዜ። ለምሳሌ ሻይ ባዝ ሻዩን አምጥታ የምታስቀምጥልኝ የሆቴል ቤቱ ጠረጴዛ ላይ ነው ማለት ነው። ስለዚህ ሻዩን በቅርበት አስቀምጬ ለመጠጣት እንድችል የሚያስደርገኝ የቁስ አካል ነው ማለት ነው። ስለዚህ ወንበር አለ ከወንበሩ አጠገብ ጠረጴዛ አለ ስለዚህ ወንበሩ ላይ ቁጭ ብዬ የምጠቀመውን ነገር ሻይም ይሁን ምግብ ጠረጴዛው ላይ አስቀምጬ የምበላም ከሆነ እበላለሁ ምጠጣም ከሆነ እጠጣለሁ ማለት ነው። ስለዚህ ጠረጴዛ አገልግሎቱ በጣም ብዙ ነው። እንዲህ እንደዚሁ ሆቴሎቹ ውስጥም ሊሆን ይችላል መኖሪያ ቤቶች ውስጥ ትልልቅ ጠረጴዛዎች አሉ። ከእነዚህ ጠረጴዛዎች መካከል ለምሳሌ ብፌ የሚቀመጥበት ጠረጴዛ አለ ብፌ ማለት የተለያዩ ምግቦች ይደረደራሉ። ለምሳሌ እንጀራ የሆነ ቦታ ይኖራል ቀይ ወጥ የሆነ ቦታ ይኖራል ጥብስ የሆነ ቦታ ይኖራል ሩዝ የሆነ ቦታ ይኖራል ጎመን ሌላ ቦታ ይኖራል ስለዚህ የተለያዩ ምግቦች ጠረጴዛው ላይ ይደረደራሉ ማለት ነው። ስለዚህ ተመጋቢው እጁን ከታጠበ በኋላ ሳህን ይዞ ከእያንዳንዱ ከሚፈልገው ነገር ላይ እየዞረ ያነሳል ማለት ነው። ስለዚህ ይሄንን የሚይዘው ሁሉንም ምግብ የሚይዘው ጠረጴዛ የብፌ ጠረጴዛ ይባላል ማለት ነው። ብፌ የሚለውን ስያሜ ያሰጠው እላይ ያለው ምግብ ብዙ መሆኑን ለማሳየት ነው። ስለዚህ ይሄንን ጠረጴዛ ደግሞ የብፌ ጠረጴዛ ልንለው እንችላለን ማለት ነው። እንደዚሁ ቤታችን ውስጥ ደግሞ በእንግሊዘኛው ዳይኒንግ ቴብል የሚባለው ወይም ደግሞ ለምግብ መብያ የምንጠቀምበት ጠረጴዛ አለ። ይሄ ማለት አራት አራት ማዕዘን የሆነ ሆኖ ረዘም ያለ ጠረጴዛ። በግራና ቀኝ ወይም ደግሞ ፊትና ኋላ አንዳንድ ጠረጴዛ አንዳንድ ወንበሮች ያሉት ያ ማለት ለእማወራና ለአባወራ መቀመጫ ያለው እንዲሁም ደግሞ ግራና ቀኝ ወይም ፊት ለፊት ደግሞ ሶስት ወይም አራት አራት ወንበሮች ያሉት ያ ማለት ሙሉ ቤተሰቡ ተሰብስቦ ምግብ የሚበላበትን ጠረጴዛ ይሄንን የምግብ ጠረጴዛ እንለዋለን ማለት ነው። ስለዚህ ቅድም እንዳልኩት ብዙ አይነት ጠረጴዛዎች አሉ። ቤት ውስጥ የምንጠቀምበት ይሄ በጋራ ቤተሰብ ተሰብስቦ የሚበላበት የምግብ ጠረጴዛ አለ። እንደዚሁ ሌሎች የተለያዩ ጠረጴዛዎችም ይኖራሉ። በነገራችን ላይ ለምሳሌ ስንተኛ ልብሶቻችንን ልናስቀምጥባቸው የምንችልባቸው ጠረጴዎች አሉ። እንደዚሁም ሌሎች ጠረጴዛዎችም ይኖራሉ ብዙ አይነት ጠረጴዛን መጥቀስ ይቻላል። ይሄን ያክል ስለ ጠረጴዛ ካልኩ በቂ ነው።

ትርፍ የሚለውን ቃል ብዙ ቦታ ልንጠቀምበት እንችላለን። ለምሳሌ ወደ ትራንስፖርት አካባቢ ስንመጣ ትርፍ የሚለውን ቃል የምንጠቀምበት አንድ የትራንስፖርት ሰጪ ቁስ ለምሳሌ ታክሲን እንውሰድ ታክሲ የመያዝ አቅሟ አስራ አራት ሰው ነው አስራ ስድስት ሰው ቢጭን ለምሳሌ ባለ ታክሲው ትርፍ ጭኗል ማለት ነው ትርፍ ማለት ከተገቢው ወጣ ያለ ማለት ነው። ስለዚህ አስራ አራት ሰው መጫን ከቻለ ወይም ደግሞ የአስራ አራት ሰው ወንበር ካለ አስራ ስድስት ሰው ቢጭን ሁለት ሰው ትርፍ ጭኗል ማለት ነው ስለዚህ ትርፍ የሚለውን ሀሳብ ከዚህ ጋር በቀላሉ ልናገናኘው እንችላለን ማለት ነው። ሌላው ትርፍ ስንል ለምሳሌ ከጥርስ አበቃቀል ጋር ለማውራት ብንሞክር ጥርሳችን እንደሚታወቀው በእያንዳንዱ ቦታ አንዳንድ የጥርስ ስር ነው ያለው መጀመሪያ የበቀለውን የውተት ጥርሳችንን ሳንነቅለው መደበኛው ወይም ቋሚው ጥርሳችን የሚበቅል ከሆነ ያኛው ትርፍ ጥርስ ወደ ጎን መጥቶ የቆዳችንን ይገፋናል ማለት ነው። ስለዚህ ይሄንን ምን እንለዋለን ማለት ነው ትርፍ ጥርስ እንለዋለን ማለት ነው። ስለዚህ ትርፍ የሆነ ነገር ወይም ደግሞ ተጨማሪ የሆነ ነገር ምናልባት አላስፈላጊ የሆነ ነገርን ትርፍ ልንለው እንችላለን ማለት ነው። ለምሳሌ ትምህርት ቤት ውስጥ ስንማር እኔ ሁለት እስኪቢርቶ ይዤ ከሆነ እስኪብርቶ ያልያዘ ሰው ካለ ስክርቶ ያልያዘው ሰው ምን ብሎ ሊጠይቅ ይችላል ትርፍ እስክርቶ ያለው አለ ብሎ ሊጠይቅ ይችላል? ትርፍ ማለት ከሚጠቀምበት ውጪ የሆነ አሁን ለጊዜው እየተጠቀመበት ያልሆነ እስኪቢርቶ አለ ወይ ብሎ እየጠየቀ ነው ማለት ነው። ስለዚህ ትርፍ እስኪብሪቶ ያለው አለ ብሎ ሲጠይቅ በዚህ መልኩ ነው ልንረዳው የምንችለው ማለት ነው እንጂ የማይፈልገው የሚጥለው ለማለት ላይሆን ይችላል በዚህኛው አረዳድ ስንረዳው ማለት ነው። ሌላው ደግሞ ስለ ትርፍ የምናወራ ከሆነ ስለ ገንዘብ ልናወራ እንችላለን። ለምሳሌ አንድ ነጋዴ ብዙ ነገሮችን ገዝቶ ወደ ንግድ አለም ሊገባ ይችላል ለምሳሌ ፓስታ በእሱ በሰማንያ ብር ሊገዛው ይችላል አስር ብር አትርፎ በዘጠና ብር ሊሸጠው ይችላል ስለዚህ አስሯ ብር ከአንዷ ፓስታ የሚያገኛት ትርፍ ናት ማለት ነው። እቺ ብቻ ሳይሆን ለምሳሌ የተለያዩ ነገሮችን ሊነግድ ይችላል ቅድም እንዳልኩት ልብስ ነጋዴ ለምሳሌ በሁለት መቶ ብር ገዝቶ የመጣውን ልብስ በሶስት መቶ ሊሸጥ ይችላል። ስለዚህ ከሁለት መቶ ከሶስት መቶ ሁለት መቶን ስንቀንስ መቶ እናገኛለን ስለዚህ መቶ ሰውየው ግልጋሎት የሰጠበት የትራንስፖርቱ ወጪ የተለያዩ ነገሮችን ሸፍኖ ከዛ ላይ የሚተርፈው ትርፍ የእሱ ትርፍ ነው ማለት ነው። ስለዚህ ትርፍ ማለት ያገኘው ጥቅም ማለት ነው በመልፋቱ በመውጣት በመውረዱ ህብረተሰቡን አገልግሎ እሱ ያገኘው ጥቅም ማለት ነው ስለዚህ ከወጪ ገቢ ማለት ነው ከገቢ ገቢ አለን ወጪ አለን ስለዚህ ከወጪያችን ላይ ከገቢያችን ላይ ወጪያችንን ስንቀንስ የሚቀረው እሱ ትርፍ ይባላል ማለት ነው። ስለዚህ ይሄንን ትርፍ እያጠራቀመ ነው ነጋዴ ሀብታም የሚሆነው ማለት ነው። ስለዚህ ስለ ትርፍ ብዙ ነገሮችን ማውራት እንችላለን ስለ ስለ ትርፍ ጥርስ አወራን ስለ ትርፍ እስኪብሪቶ አወራን ስለ ሀብት ትርፍ አወራን ስለዚህ በብዙ አይነት መልኩ ትርፍን በአማርኛ ልንገልጸው እንችላለን ማለት ነው

ጥራት በብዙ አይነት መልኩ ሊገለጽ ይችላል። ስለ ጥራት ስናወራ አንጻራዊ ነው በነገራችን ላይ ምክንያቱም ጥራቶች ሁሉ ያው እንደየሰው አመለካከት የሚለያዩ ናቸው። ነገር ግን በትክክል ጥራትን የሚያረጋግጡ ባለሙያዎች እንዳሉ እናውቃለን። እንደምናውቀው አሁን ብዙ ነገሮች በገበያ ላይ እየመጡ ነው ግን ሰሞኑን ሬድዮ ላይ እንደሰማነው ብዙ ምርቶች ከገበያ ውስጥ እንዲወጡ ወይም እንዳይሸጡ ተከልክለዋል ያ ማለት ምንድነው በጥራት ችግር ምክንያት ማለት ነው? የጥራት ማረጋገጫውን ማለፍ ባለመቻላቸው ምክንያት ማለት ነው። ስለዚህ ጥራት ማለት ንጽህና ወይም ደግሞ ለምሳሌ ምግብ ከሆነ ለመበላት ብቁ ነው ወይ በሰው ልጆች ላይ የሚያመጣው የጤና ጠንቅ የለም ወይ የሚለውን ነገር የምናይበት ነው የሚሆነው ማለት ነው። ስለዚህ ጥራት ማለት ንጽህና የሚለውን ነገር የሚገልጽ ይመስለኛል። ለምሳሌ አንድ ምግብ ለምግብነት የተዘጋጀ ነው ወይም ደግሞ ጥራቱ የተረጋገጠ ነው ካልን ብንበላው ምንም አይነት ችግር የሚያደርስብን እንዳልሆነ መረዳት እንችላለን ማለት ነው። ከዛ ባሻገር ለምሳሌ አንድ ተጫዋች ወይም የእግር ኳስ ተጫዋች ጥራት ያለው ነው ካልን ከእሱ የሚጠበቀው ነው ወይም ደግሞ ለመጣበት ቦታ ለሚጫወትበት ቦታ ከእሱ የሚጠበቀውን ነገር በሙሉ መስጠት የሚችል ከሌሎቹ ወጣ ብሎ መታየት የሚችል የተሻለ አቅም ያለው ነው ለማለት ነው ማለት ነው። ስለዚህ ጥራት የሚለውን ቃል በብዙ አይነት መልኩ ልንገልጸው እንችላለን። ጥራት ያላቸው ነገሮች ሁልጊዜም ውድ ነው የሚሆኑት ለምሳሌ የስማርት ፎኖችን ማየት እንችላለን ወይም ደግሞ እነዚህ ዘመናዊ ስልኮቹን ማየት እንችላለን ጥራቱ ወረድ ያለ ስማርት ፎን ከሆነ ዋጋውም ዝቅ ያለ ነው የሚሆነው ጥራቱ በጣም ከፍ እያለ በመጣ ቁጥር የሚሰጠው ግልጋሎትም ከፍ እያለ በመጣ ቁጥር የሚሸጥበትም ዋጋ በጣም ውድ እየሆነ ይመጣል ማለት ነው። ስለዚህ ጥራት መገለጫው በዚህ አሁን በተነጋገርንበት መልኩ ሊሆን ይችላል ማለት ነው። ብዙ የጥራት ማረጋገጫ መንገዶች አሉ ለምሳሌ ቅድም እንዳልኩት አንድ ሞባይል ጥራቱ ከፍ ያለ ነው ካልን ሌሎች ሞባይሎች ከሚሰጡት ጥቅም በላይ ግልጋሎት መስጠት መቻል አለበት። አለበለዚያ ከሌሎች የሚለየው ነገር ከሌለ ጥራቱ የተሻለ ነው ማለት አንችልም ማለት ነው። ስለዚህ ስለ ጥራት ስናወራ ስለ ብቃቱም እያወራን ነው ማለት ነው። ብቁ የሆነ የተሻለ አፈጻጸም ያለው ከሆነ ጥራት ያለው ነው እንላለን። አልያ ግን በተቃራኒው ከሆነ ጥራት የለውም ብለን መናገር እንችላለን ማለት ነው

ወር ስንል በአገራችን በአንድ አመት ውስጥ አስራ ሁለት ወራት አሉ ስለዚህ ስለ ወር ስናወራ ከአስራ ሁለቱ ወራት አንዱን ልናወራ የምንችለው ማለት ነው። ስለዚህ አንድ አመት ወደ አስራ ሁለት ተከፋፍሏል አስራ ሁለቱን እነዚህን የተከፋፈሉትን ነገሮች ደግሞ ምን ብለን እንጠራቸዋለን ወራት ብለን እንጠራቸዋለን ማለት ነው። ስለዚህ ስለ እያንዳንዱ ስናወራ አንዱ ወር ተብሎ ይጠራል ማለት ነው። ለምሳሌ መስከረም ወር ነው የመጀመሪያው ወር ነው ጥቅምት ሁለተኛው ወር ነው። ህዳር ሶስተኛው ወር ነው ታህሳስ አራተኛው ወር ነው ጥር አምስተኛ ወር ነው የካቲት ስድስተኛው ወር ነው። መጋቢት ሰባተኛው ወር ነው ሚያዝያ ስምንተኛው ወር ነው ግንቦት ዘጠነኛው ወር ነው ሰኔ አስረኛው ወር ነው ሀምሌ አስራ አንደኛ ወር ነው። ነሀሴ አስራ ሁለተኛው ወር ነው። እኛ የአስራ ሶስት ወር ጸጋ የምትባል ሀገር ነው ያለችን ሀገረ ኢትዮጵያ ስለዚህ ጳጉሜን አምስት ቀን ወይም ስድስት ቀን ነው። የምትሆነው ይቺንም አስራ ሶስተኛ ወር ብለን እንወስዳታለን ማለት ነው። ስለዚህ ስለ ወራት ስናወራ ወይም ደግሞ ስለ ጊዜያት ስናወራ አመቱ ወደ አስራ ሁለት ይከፋፈላል እነዚህን ወደ አስራ ሁለት የሚከፋፈሉትን ወራት እንላቸዋለን ስለዚህ ነጥለን እያንዳንዱን ስናይ አንዱን እንደ ወር እንቆጥረዋለን ማለት ነው። አንድ ወር ሰላሳ ቀናት አሉ በውስጡ ስለዚህ እነዚህ ሰላሳ ቀናት ተደምረው አንድ ወር ይሆኑናል ማለት ነው። ስለዚህ ወር በአመት ውስጥ የሚኖር የሚኖር የአመቱ ክፍልፋይ ወይም አንድ አስራ ሁለተኛ ነው ማለት ነው።

መሮጥ ማለት ያው እግራችንን ተጠቅመን በፍጥነት መንቀሳቀስ ማለት ነው። ለምሳሌ እኔ ጠዋት ጠዋት እየተነሳሁ ሩጫ እሮጣለሁ ስለዚህ መሮጥ በጣም ለጤናችን አስፈላጊ ነገር ነው። በነገራችን ላይ በተለይ ስፖርታዊ አድርገነው ስንሮጥ ቻሌንጆች ያሉት ወይም ደግሞ የተለያዩ ውጣ ውረዶች ያሉት አድርገን ስንሮጥ ወይም ደግሞ የተለያዩ ቻሌንጆች ወይም እውጣ ውረዶች ያሉት መሮጥ። ለጤናችን በጣም አስፈላጊ ነገር ነው። ስለዚህ መሮጥ በጣም አስፈላጊ ነገር እንደመሆኑ መጠን ሩጫን ጠበቅ አድርገን እንይዛለን ማለት ነው። እንደ አጠቃላይ ስለመሮጥ ስናወራ ብዙ አይነት መሮጦች አሉ። ለምሳሌ እኛ ኑሮን ለማሸነፍ የምንሮጠው ሩጫ አለ። ያመሮጥ ከዚህኛው አሁን ከምንለው መሮጥ የተለየ የተለየ ነው የሚሆነው። የፊዚካሊ ኤክሰርሳይዝ ወይም ደግሞ የአካል ብቃት እንቅስቃሴ ስናደርግ የምናደርገው መሮጥ አካላዊ ነው የሚሆነው። ያኛው ደግሞ በህይወት የምናደርገው መሮጥ ያው ኑሮን ለማሸነፍ የተለያዩ ነገሮች ላይ ተፍ ተፍ ማለት ማለት ነው። ስለዚህ ተፍ ተፍ ማለታችን ከኑሮ ሩጫ ጋር ኑሮን ለመቅደም የምናደርገው ትግል። መውደቅ መነሳት ነው ነው ስለዚህ መሮጥን በብዙ አይነት መልኩ ልንገልጸው እንችላለን ማለት ነው። ቅድም እንዳልኩት ከአካል ብቃት እንቅስቃሴ ጋራ መሮጥ ልንገልጸው እንችላለን። አልያ ደግሞ ከህይወት ጋር የምናደርጋቸው ሩጫዎች ይኖራሉ ህይወትን ለማሸነፍ የምናደርጋቸው ሩጫዎች። ህይወትን ለማሸነፍ ከምናደርጋቸው ሩጫዎች አንዱ ለምሳሌ እኔ ህይወትን ለማሸነፍ ሩጫ እያደረኩ ነው። ወይም መሮጥን እየተገበርኩ ነው። ለምሳሌ እዚህ አሁን የምሰራበት የመንግስት ተቋም በመንግስት ሰራተኝነት ስራ እሰራለሁ። እንደገና ደግሞ እዚህ የምሰራቸውን ስራዎች ቶሎ ካከናወንኩ በኋላ በፍጥነት ደግሞ ከተማ የምሰራቸው የተለያዩ የግንባታ ስራዎች አሉ በእነዛ ስራዎች ላይ ደግሞ የተወሰነ ስራ እሰራለሁ። እንዲሁም ደግሞ ባለቤቴ የምትሰራበት የንግድ ተቋም አለ። ስለዚህ እዛ ተቋም ደግሞ ሄጄ አንዳንድ ስራዎች አግዛታለሁ። እንዲሁም ደግሞ ወደ ሰፈር ሄጄ ለራሴ ፊዚካል ኤክሰርሳይስ የማደርግበት ጊዜ አለ። ስለዚህ እነዚህ ነገሮች በሙሉ በእያንዳንዱ ስራ ውስጥ ጥድፊያና ሩጫ አለው ማለት ነው። ይሄ ምንድነው የሚያሳየው? ኑሮን ለማሸነፍ የተሻለ ገቢ ለማግኘት የምናደርገውን የኑሮ ውጣ ውረድ ነው ማለት ነው። ስለዚህ የኑሮ ውጣ ውረድ በራሱ መሮጥ ነው። እንደገና አካላዊ የሆነ ለጤናችን ብለን የምናደርገው እንቅስቃሴ በራሱ መሮጥ ነው ማለት ነው። ስለዚህ መሮጥን በብዙ አይነት መልኩ ትርጉም ልንሰጠው እንችላለን

ጥቁር ማለት ጨለማ ማለት ነው ወይም ደግሞ የነጭ ተቃራኒ ማለት ነው የብርሃን ተቃራኒ ማለት ነው። ስለዚህ ብዙ ጊዜ ብርሃን የሌለበት ቦታ ስንሆን ያ ቦታ ጥቁር ወይም ጨለማማ የሆነ አካባቢ ነው ልንል እንችላለን። ለምሳሌ ማታ ከሌሊቱ ስድስት ሰዓት ጀምሮ እስከ ሌሊቱ ዘጠኝ ሰዓት ድረስ ያለውን ጊዜ ወደ ውጪ ወጠን የምናውቅ ከሆነ በሌሊት ማለቴ ነው ወደ ውጪ ወጠን የምናውቅ ከሆነ ሙሉ ጥቁር ነው የሚሆነው ጨለማ ማለት ነው። ጨለማ ከጥቁር ጋር ቀጥታ የሆነ ግንኙነት አለው። በጨለማ በጨለማ ውስጥ መጠው አይናችንን ቢወጉን አይታየንም ስለዚህ ጥቁር ነው ማለት ነው ያ ከለሩ ሙሉ በሙሉ ጥቁር ነው ማለት ነው። ስለዚህ ጥቁር ማለት የነጭ ወይም የብርሃን ተቃራኒ ነው ማለት ነው። ለምሳሌ ጥቁርን ለመግለጽ ያክል እኛ ኢትዮጵያውያን ወይም እኛ አፍሪካውያን ጥቁሮች ነን እንባላለን ጥቁር ማለት ነጭ ያልሆነ ማለት ነው። ስለዚህ ጥቁረት በነገራችን ላይ ጥንካሬን የሚገልጽ ነገር ነው ብርታትን ጥቅጥቅ ማለትን የሚገልጽ ነገር ነው ስለዚህ ጥቁር በመሆናችን የምንኮራበት ምክንያት ነው ማለት ነው። ስለዚህ ጥቁር ሲባል ነጭ ያልሆነ ወይም ደግሞ ሳምታይምስ አንዳንድ ጊዜ ቀይ የሰውን ልጅ ቀይና ጥቁር የምንልባቸው መንገዶች አሉ በተለይ እኛ ኢትዮጵያ ውስጥ ቀይ ማለት ነጭ ለማለት ነው። ውጪ እንደሚባለው ከሆነ ጥቁር ስንል ደግሞ ብላክ የሚባለውን የእንግሊዘኛ ቃል ይይዛል ማለት ነው። ስለዚህ ጥቁር የሚለው ነገር ጨለማ ከሚል ነገር ጋር ልናያይዘው እንችላለን ለምሳሌ የመኪና ጎማን ብናይ ጥቁር ነው። የጥቁር ተቃራኒ ደግሞ ነጭ አለ ማለት ነው ስለዚህ ጥቁርን በብዙ አይነት መልኩ ልንገልጸው እንችላለን በአጭሩ ግን የብርሃን ተቃራኒ ነው ወይም ደግሞ የነጭ ተቃራኒ ጥቁር ነው ብለን መደምደም እንችላለን ማለት ነው።

አስቀምጥ የሚለው ቃል ደግሞ እንደ ትእዛዝ አይነት ነው። ለምሳሌ አንዳንድ ቦታዎች ሄደን በተለይ ትንሽ እያለን አንዳንድ ቦታዎች ሄደን የተቀመጡ ነገሮችን ብድግ ልናደርግ ልናደርግ እንችላለን። ስለዚህ ለእኛ የማይሆኑ እቃዎች ከሆኑ ወይም ደግሞ እኛ በመያዛችን ምክንያት የሚበላሹ እቃዎች ከሆኑ በዙሪያው ያሉ ሰዎች የቤተሰብ አባላት ሊሆኑ ይችላሉ አስቀምጥ ሊሉን ይችላሉ ማለት ነው አስቀምጥ ማለት የነበረበት ቦታ መልስ ማለት ነው ወይም ብድግ አታድርገው ማለት ነው። ሌሎችም አስቀምጥን የምናስረዳባቸው ምክንያቶች አሉ ወይም ደግሞ ምሳሌዎች አሉ። ለምሳሌ አንድ ተሸካሚ ወይም ወዛደር ገበያ ሄደን አንዳንድ እቃዎች ከገዛን በኋላ አሸክመነው ወደ ቤታችን ልንሄድ እንችላለን። ልክ ቤታችን ስንደርስ የት ላስቀምጠው ብሎ ሊጠይቅ ይችላል የተሸከመውን ነገር ማለት ነው? ስለዚህ የተሸከመውን ነገር የሚያስቀምጥበት ቦታ መናገር መቻል አለብን ማለት ነው። ና እዚህ ጋ አስቀምጥ ልንለው እንችላለን ስለዚህ ይሄም ትእዛዝ ሆኖ ግን እሚያስቀምጥበትን ቦታ አቅጣጫውን የምናሳይበት መንገድ ነው ማለት ነው። ስለዚህ አስቀምጥ ማለት መሬት እንዲነካ አድርግ ቦታ ስጠው ማለት ነው። ስለዚህ አስቀምጥ የሚለውን ሀሳብ በብዙ አይነት መልኩ ልንገልጸው እንችላለን ማለት ነው። ሌላው መቀመጫ ከሚለው ሀሳብ የመጣ ስለሆነ ለምሳሌ ቢሮ ስራ በምንሰራበት ጊዜ የተለያዩ እቃዎች ወደምንሰራባቸው አካባቢዎች ሊመጡ ይችላሉ። ለምሳሌ ከትላንት ወዲያ እኔ ጋር ኮምፒውተር መጥቷል ስለዚህ ተሸክሞት የመጣውን ሰው ኮምፒውተሩን ና እዚህ ጋ አስቀምጥ ብዬው አስቀምጥ ያልኩት ቦታ ላይ በትክክል አስቀምጦታል ማለት ነው። ስለዚህ አስቀምጥ የሚለውን ሀሳብ እሚቀመጥበትን ቦታ ከማመላከት እና መቀመጥ እንዳለበት መሬት መንካት እንዳለበት ስቴብል መሆን ወይም የተስተካከለ አቀማመጥ ሊኖረው እንደሚገባ የሚገልጽ ነው እሚሆነው ማለት ነው። ስለዚህ አስቀምጥ የሚለው ቃል ትእዛዝ ነው እሚሆነው ብዙ ጊዜ አስቀምጥ የሚል አይነት ድምጽ ካለው ትእዛዝ የሚሆነው። ወይም ደግሞ መቆጣትም ሊሆን ይችላል በተለይ ለህፃናት ሲሆን ለምሳሌ ሞባይል ቢያነሱ ቢጥሉት ሊበላሽ ስለሚችል በቁጣ አስቀምጥ ልንል እንችላለን። ስለዚህ አስቀምጥ የሚለው ቃል መሬት አስነካ በስርዓት ትክክለኛ ቦታው ላይ አኑረው ማለት ነው።

ለፖሊስ ደውል የምንልባቸው አጋጣሚዎች ብዙ ጊዜ ናቸው ለፖሊስ የምንደውልባቸው አጋጣሚዎች ብዙ ናቸው። ሰዎች ሲዘረፉ ለፖሊስ የምናስደውልበት ጊዜ ብዙ ነው። ባለፈው እኛ ምንድነው? ከምንኖርበት ታች ሰፈር አንድ የምትኖር ደካማ ሴትዮ ነበረች እና። ለአመት በዓል ሌላ ቦታ ሄዳ ስትመለስ ቤቷ ተዘርፏል። ስለዚህ ወደ ቤት ከመግባቷ በፊት ለፖሊስ ሪፖርት ማድረግ ነበረባት። ስለዚህ ለፖሊስ ደውል አለችኝና ለፖሊስ ደወልኩ ፖሊሱ መጣ ወይም ፖሊሶች መጡ። ያለውን ሁኔታ በሙሉ አይተው አጥንተው ሄዱ ማለት ነው። ስለዚህ ለፖሊስ ለምሳሌ እንደዚህ አይነት ዝርፊያዎች ሲፈጸሙ ለፖሊስ ልንደውል እንችላለን። ለፖሊስ ከሚያስደውሉን ወይም እንድንደውል ከሚያስገዱን ምክንያቶች አንዱ ነው ማለት ነው። ሌላው ለፖሊስ የምንደውልበት ዋና ምክንያት ሰዎች ከሰዎች ጋር ሲጣሉና በቀላሉ ማገላገል ሲያቅተን ነው። ለምሳሌ ሁለት ሰዎች ሲጣሉ ስለት ይዘው ሊጣሉ ይችላሉ። ወይም ደግሞ የጦር መሳሪያ ይዘው ሊጣሉ ይችላሉ። እነዚህ ሁለት ሰዎች በሚጣሉበት ጊዜ እኛ በቀላሉ መሃል ላይ ገብተን ማገላገል በጣም ከባድ ነገር ሊሆን ይችላል። ስለዚህ ያለን አማራጭ ሁለቱ ሰዎች እንዲታረቁ ማድረግ የማንችል ወይም ደግሞ ማገላገል የማንችል ከሆነ ለፖሊስ መደወል ነው። ስለዚህ ለፖሊስ ደውል ተባብለን ሁላችንም ለፖሊስ እንደውልና ፖሊሶች መጥተው ይሄን ጉዳይ እንዲያረጋጉት ወይም እንዲያስታርቋቸው ወይም ደግሞ ከግጭታቸው እንዲገላግሏቸው ማድረግ እንችላለን ማለት ነው። ስለዚህ ለፖሊስ ከምንደውልባቸው ምክንያቶች አንዱ ቅድም ያልኩት ዝርፊያ ሲፈጸም የግድ ለፖሊስ መደወል አለብን። ሁለተኛው ደግሞ ሰዎች ሲጣሉና በቀላሉ ማገላገል የማይቻል ከሆነ እንደዚሁ ለፖሊስ ልንደውል እንችላለን። ሌላው ደግሞ አደጋ ሲፈጸም እንደዚሁ ለፖሊስ ልንደውል እንችላለን። ለምሳሌ ሁለት መኪኖች ቢጋጩና ሰዎች ቢጎዱ የግድ ለፖሊስ መደወል መቻል አለበት። ምክንያቱም መኪኖቹ ሲጋጩ ጥፋቱን የሰራው አንደኛው የትኛው መኪና ነው? የመጀመሪያው መኪና ነው ወይስ ሁለተኛው መኪና ነው? ለምን ጥፋቱ ተፈጠረ እነማን እንደት ተጎዱ የሚለውን ነገር። ለማወቅ የግድ ፖሊሶች መምጣት መቻል እና መገምገም ማየት መቻል ስላለባቸው እና ጥፋተኛውን መወሰን መቻል ስላለባቸው። ምክንያቱም ፖሊስ መጥቶ ለፖሊስ ተደውሎለት ፖሊስ መጥቶ ፖሊስ ከመጣ በኋላ የሚሰጠው ውሳኔ አለ። ምክንያቱም ጥፋተኛው የትኛው እንደሆነ ከታወቀ በኋላ ለተጎዱ ሰዎች ካሳ የሚሰጥ የሚያሳክም እንዲሁም ሌሎች እርምጃዎችም የሚወሰዱበት ስለሚሆን። መጥቶ የግድ ያለውን ሁኔታ ማየት ይጠበቅበታል ፖሊስ ማለት ነው። ስለዚህ ለፖሊስ ደውል ልንባባል እንችላለን ማለት ነው። ሌላው ለፖሊስ እንዲደወል የሚያስገድድ ምክንያት ረብሻዎች ሲፈጠሩ ለምሳሌ በህብረተሰቡ መካከል የተለያዩ ግጭቶች ረብሻዎች ሲፈጠሩ ህብረተሰቡን እንዲያረጋጋ ለፖሊስ ደውሉ ሊባል ይችላል። ወይም ደግሞ ለፖሊስ ደውል ልባል እችላለሁ ማለት ነው። ስለዚህ እንደዚህ አይነት ሀይለኛ ረብሻዎች ሲፈጠሩ በህዝቡ መሃል ገብቶ ያለውን ነገር ለማረጋጋት የፖሊስ እርዳታ ስለሚያስፈልግ ለፖሊስ ይደወልና ፖሊስ መጥቶ ማስተካከል ያለበትን ነገር አስተካክሎ ይሄዳል ማለት ነው። ስለዚህ ለፖሊስ የምንደውልባቸው ምክንያቶች እነዚህ ናቸው ማለት ነው። ለዚህ ነው ሰዎች እንደዚህ አይነት ችግሮች ሲፈጠሩ ለፖሊስ ደውል የሚሉት ማለት ነው።

ጃንዋሪ ማለት ጥር ማለት ነው በእኛ በኢትዮጵያውያን የጥር ወር በጣም በእኛ በኢትዮጵያውያን በጣም አስደሳች የሆነ ወር ነው። ጃንዋሪ ወር በጣም ደስ የሚል ቅድም እንዳልኩት ለኛ ጥር ወር የአራተኛ አምስተኛው ወር ነው። ምክንያቱም የኛ ወር የሚጀምረው መቁጠር የሚጀምረው ከሰፕቴምበር ነው። ሰፕቴምበር፤ ኦክቶበር፤ ኖቬምበር፤ ዲሴምበር፤ ጃንዋሪ ስለዚህ ጃንዋሪ አምስተኛው ወር ነው ለእኛ ለኢትዮጵያውያን አምስተኛው ወር ተደርጎ ነው የሚወሰደው። ነገር ግን በነጮች እንደምናውቀው ጃንዋሪ ወር የመጀመሪያ ወር ነው ወይም የአመቱ መጀመሪያ ተብሎ የሚታሰብ ወር ነው። ስለዚህ ስለዚህ ነጮች የፈረንጅን አዲስ አመት የሚያከብሩት ወይም የነሱን አዲስ አመት የሚያከብሩት በጃንዋሪ ነው። ማለት ነው እኛ ጋር ደግሞ ጃንዋሪ ወር አምስተኛው ወር ነው ነገር ግን እኛም በደስታ የምናሳልፈው ወር ነው። ምክንያቱም በጃንዋሪ ወር እህል በደንብ የሚደርስበት፤ ገበሬው እህሉን የሚሸጥበት፤ የተለያዩ ጥቅሞችን የሚያገኝበት ወር ስለሆነ ማለት ነው፤ ያ ብቻ አይደለም ጃንዋሪ ላይ ገበሬው በደንብ እህል ስለሚያስገባ ሙሉ የሀገራችን ህብረተሰብ ሰርግ ካሰበ ጃንዋሪ ላይ ነው የሚያስበው። ጃንዋሪ ላይ እህል የሚመጣ ከሆነ ሰርግ መሰረግ ይችላል። ጃንዋሪ ላይ ከብቶች የሚለመልሙ የሚወፍሩ ከሆነ ሰርግ ማሰብ ይችላል ስለዚህ ጃንዋሪ ወር የጥጋብ ወር ነው እንደ ሀገራችን እንደ ኢትዮጵያ የጥጋብ ወር ነው። እንዲሁም ሰርግ የሚካሄድበት ወር ነው፤ የተለያዩ ዝግጅቶች የሚዘጋጁበት ወር ነው፤ የተለያዩ ትልልቅ አመት ባአሎች የሚከብሩበት ወርም ነው። ለምሳሌ በጃንዋሪ ወር ጥምቀት አመት ባዓል አለ፤ በጃንዋሪ ወር መጀመሪያ ላይ የገና አመት ባዓል አለ እንዲሁም የተለያዩ ክብረ በዓላት የሚከበሩበት ወር ነው ማለት ነው። ስለዚህ ጃንዋሪ ከሌሎች ወር በኛ ሀገር ልዩ የሚያደርገው እህል የሚዘጋጅበት፤ እህል በሰፊው የሚኖርበት፤ እንዲሁም ደግሞ ሰርጎች የሚካሄዱበት፤ ከዛ ባሻገር ደስ የሚልና እህል የሚሰበሰብበት ወር ነው ማለት ነው። ስለዚህ ጃንዋሪ ወርን በልዩ በልዩነት ከሌሎቹ ወር የምንወዳት በዚህ ምክንያት ነው ማለት ነው። ከዛ ባሻገር ጀንዋሪ ወር ለፈረንጆቹ የአዲስ አመት የመጀመሪያ አመት ነው ማለት ነው።

እግር ማለት የሰውነታችን አካል ነው የምንሄድበት ቆመን የምንሄድበት ሚዛናችንን ጠብቀን የምንሄድበት መሄድ ወደምንፈልግበት ቦታ የሚያደርሰን የሰውነት አካል ነው ማለት ነው። ስለዚህ እግራችንን በመጠቀም መሄድ ወደምንፈልግበት ቦታ ሁሉ መሄድ መንቀሳቀስ እንችላለን ማለት ነው። ስለዚህ እኔ ለምሳሌ አሁን ይሄንን ስራ እየሰራሁ ካለሁበት ቦታ ልክ ይሄን ስራ ስጨርስ በእግሬ አማካኝነት መሄድ ወደምፈልግባቸው ቦታዎች እሄዳለሁ ነው። ስለዚህ እግር የሰውነት አካል ነው ልክ እጅ አይን አንገት ሆድ ቂጥ እና ምናምን እያልን እንደምንጠራቸው የሰውነት አካሎች አንዱ የሰውነታችን አካል ነው ማለት ነው። ስለዚህ በእግራችን አማካኝነት ብዙ ነገሮችን ማድረግ እንችላለን በእግራችን ኳስ መጫወት እንችላለን። በእግራችን መሮጥ እንችላለን። በእግራችን መሄድ ወደምንፈልግበት ቦታ መሄድ እንችላለን በእግራችን መዝለል እንችላለን። ስለዚህ እግር ሙሉ አካላችንን የሚሸከም አካላችንን ሙሉ በሙሉ ተሸክሞ በታዘዘው አይምሮ ባዘዘው መንገድ ሁሉ የሚንቀሳቀስ ነው ማለት ነው። ስለዚህ እግራችንን በመጠቀም የትም ቦታ መሄድ ልንችል እንችላለን ማለት ነው።

ኢንተርኔት ማለት ያው በዘመናችን ብዙ ስራዎችን የምንሰራበት ነው። እንደሚታወቀው ኢንተርኔት በመጠቀም ብዙ ነገሮችን ማቅለል እንችላለን፤ ህይወታችንን ማቅለል እንችላለን። ኢንተርኔት ለብዙዎቻችን በጣም በዚህ ዘመን አስፈላጊ ነገር ነው። በኢንተርኔት አማካኝነት ብዙ ነገሮችን ማድረግ እንችላለን። ለምሳሌ በኢንተርኔት አማካኝነት ብዙ እንጀራ የሆኑ ነገሮችን መጠቀም እንችላለን። ስለዚህ ኢንተርኔትን መጠቀም በዚህ ዘመን በጣም የሚያስፈልገን እና ወሳኝ ነገር ነው ማለት ነው።

ሰራተኛ ማለት ከቃሉ እንደምንረዳው ሰራ ቀጥሎ ተኛ ማለት ነው። ወይም ደግሞ በጉልበቱ የሚተዳደር በላቡ የሚተዳደር እያንዳንዱን ነገር እየሰራ በልፋቱ መጠን የሚያገኝ ማለት ነው። ሰራተኛ ስንል ብዙ ጊዜ የተለያየ አይነት ሰራተኛን ማንሳት እንችላለን። በመደበኛነት በመንግስት ስራ ውስጥ የሚሰሩ ሰዎችን ወይም ሰራተኞችን ለማንሳት ብንሞክር ጡዋት የስራ ሰዓት አላቸው የሚገቡበት ከዛ ቦኋላ ምሳ ሰዓት ደግሞ የምሳ ሰዓት ትንሽ እረፍት ይኖራቸዋል። ከዛ ተመልሶ ወደ ስራ ይገባሉ። እንዲሁም አስራ አንድ ተኩል ላይ ይወጣሉ እነዚህን የመንግስት ሰራተኛ እንላቸዋለን። ወይም ደግሞ የሚሰጡ የሚሰሩበት መስሪያ ቤት ሰራተኞችን እንላቸዋለን ምናልባት የፋብሪካ ሰራተኞች ሊሆኑ ይችላሉ። ምናልባት የመንግስት ስራ ስራ ውስጥ ለምሳሌ ሲቪል ሰርባንት የሚባሉት በዩኒቨርሲቲዎቹ ውስጥ ወይም ደግሞ በሴክተር መስሪያ ቤቶች ውስጥ የሚሰሩ ሰራተኞች ሊሆኑ ይችላሉ ማለት ነው። ሌላው ደግሞ በሌላ መልኩ ለማየት ወይም በሌላ አንግል ለማየት ብንሞክር ለምሳሌ እቤታችን ውስጥ የምግብ ማብሰል ስራ የተለያዩ የልብስ ማጠብ ስራና የመሳሰሉ ስራዎችን የሚሰሩ ወይ በተመላላሽ ወይ በቋሚነት ቤታችን እየኖሩ አብረውን ስራዎችን የሚሰሩ እንደዚህ አይነት ስራዎችን እንዲሰሩ ብለን የቀጠርናቸው ሰዎች ይኖራሉ። እነዚህንም ሰራተኛ እንላቸዋለን ምክንያቱም ይህንን ስራ በመስራት ነው የሚተዳደሩት ይህንን ስራ ስለሰሩልን እኛ በምንከፍላቸው ደሞዝ ነው ራሳቸውን የሚያስተዳድሩት ማለት ነው። ስለዚህ በአለማችን ውስጥ ሁሉም ሰው ሰራተኛ ነው ብዬ አስባለሁ ምክንያቱም አንድ ሰው ለሰው እንኳን ባይሰራ ለራሱ መስራቱ ስለማይቀር እንጀራ ሳይበላ ስለማያድር ማለት ነው። ስለዚህ ብዙ አይነት ሰራተኛ አለ ለምሳሌ ኳስ ተጫዋቾች ስናያቸው የሚዝናኑ ነው የሚመስሉን ግን መደበኛ ስራቸው ነው ደሞዝ የሚቀበሉበት ስራቸው ነው ስለዚህ ለቀጠራቸው መስሪያ ቤት ወይም ተጫዋቱልኝ አሸንፉልኝ ዋንጫ ብሉልኝ ብሎ ለቀጠራቸው መስሪያ ቤት ሰራተኞች ናቸው ማለት ነው። ስለዚህ ሰራተኛ የሚለው ቃል ለሁሉም የሚያገለግል ነው የሚመስለኝ ሌላው ደግሞ ለምሳሌ አንድ ነጋዴ ለራሱ ትርፍ ለማግኘት ነው የሚነግደውደ ነገር ግን በመነገዱ ውስጥ ብዙ ስራዎችን ይሰራል ለምሳሌ ከዚህ ከአዲስ አበባ ወደ ተለያዩ ክፍለ ከተሞች ወይም ወደ ተለያዩ ክፍለ ሀገሮች የተለያዩ እቃዎችን ወስዶ የሚነግድ ነጋዴ ከዚህ ከአዲስ አበባ እቃዎችን ለመግዛት የሚያጠፋው ጊዜ የሚያጠፋው ጉልበት የሚያስባቸው ሀሳቦች የሚገዛቸውን እቃዎች እና ኢንቨስት የሚያደርገው ወይም ደግሞ የሚመድበው ገንዘብ ሁሉም ነገር አንድ ላይ ሆነው እቃ ይገዙለታል ከዛ በኋላ ወደሚሸጥበት ሀገር ይዞ ሄዶ ይነግዳል ወይም ይሸጣል ማለት ነው ይሄ ማለት ይሄ ሰው መክፈል ያለበትን መስዋዕትነት እየከፈለ ነው ስራ እየሰራ ነው እያገለገለ ነው። ማህበረሰቡን እያገለገለ ነው ማለት ነው። ስለዚህ ማህበረሰቡን በማገልገሉ ምክንያት ወይም ሰራተኛ ለማህበረሰቡ ሰራተኛ በመሆኑ ምክንያት ለማህበረ ከማህበረሰቡ የሚያገኛቸው ጥቅሞች የእሱ ደሞዙ ወይም ደግሞ ሽልማቱ ናቸው ማለት ነው። ለምሳሌ በአስር ብር የገዛውን እቃ በሰላሳ ብር የሚሸጥ ከሆነ ወይም በሃያ ብር የሚሸጥ ከሆነ የትራንስፖርት ወጪውን የእሱን የጉልበት ወጪ የእሱን ትርፍ እና የመሳሰሉትን ነገሮች ለራሱ አስቦ እነዛን ነገሮች በመጠቀም ነው። ስራውን የሚያከናውነው ማለት ነው ስለዚህ ይሄ ሰው ሰራተኛ ነው ማለት ነው በመስራቱ ምክንያት ያገኘው ትርፍ ነው ማለት ነው። ከዛ ባሻገር ስለ ሰራተኛነት ስናነሳ ብዙ አይነት ሰራተኞች አሉ እንደሚታወቀው ለምሳሌ በስራ ስንሰማራ ብዙ አይነት ስራዎች ውስጥ እንሰማራለን ለምሳሌ የመኪና የሚያሰለጥኑ ሰዎች አሉ። እነዚህ መኪና የሚያሰለጥኑ ሰዎች ራሳቸው አሰልጣኝ ናቸው። ነገር ግን የሚያሰለጥኑት ለጽድቅ ሳይሆን ስራቸውን በመሰራት በስራቸው አማካኝነት የሚያገኙትን ጥቅም ለማግኘት ነው እነሱ ይሰራሉ ይሰራሉ ሲሰሩ ዉለው ስለሚደክማቸው ማታ ይተኛሉ በዚህ ምክንያት ሰራተኛ የሚል ስያሜን እንሰጣቸዋለን ስለዚህ ለ ድራይቪንግ ላይሰንስ ወይም ደግሞ የመንጃ ፍቃድ ለማውጣት የሚመጡ ተማሪዎች አሉ እነዛን ተማሪዎች ማስተማር ለተማሪዎቹ ማገልገል ስራ መስራት ማለት ነው ስለዚህ ሰራተኛ ናቸው ማለት ነው። ስለዚህ ስራ በመስራት የሚያገኙትን ጥቅም ያገኛሉ ስራ መስራታቸው ግን ለብቻው ሰራተኛ ያስብላቸዋል ማለት ነው። ለምሳሌ እኔ መንግስት ሰራተኛ ነኝ አንድ የመንግስት ተቋም ውስጥ ስራ በመስራት ነው የምተዳደረው ስለዚህ ሰራተኛ ነኝ እሰራለሁ ቀኑን ሙሉስ የተቀጠርኩበትም ተቋም ሳገለግል እውላለሁው። ማታ ስለሚደክመኝ ቀን የደከመ አይምሮዬን መጥቼ እቤቴ አሳርፋለሁ ማለት ነው ስለዚህ ቀን እሰራለው ማታ እተኛለሁ አንድ ላይ ስናያይዘው ሰራተኛ ነኝ ማለት ነው ቀን ስራ ማታተኛ ስለዚህ ሰራተኛ ይሄን ስያሜ የተሰጠው የጉልበት ስራም የትኛውንም አይነት ስራ የሚሰሩ ሰዎች ማታ ላይ ስለሚያርፉ ቀን የምንሰራ ማታ የምንተኛ ከሆነ በአንድ ላይ ሁለቱን ስናቆራኘው ሰራተኛ የሚል ስያሜ ስለሚሰጥ ሰራተኞች

ቀጠሮ ማለት መገናኛ ቀን ነው። ለምሳሌ አንዳንድ ጊዜ በጣም ቢዚ የሆኑ ወይም ደግሞ ስራ የሚበዛባቸው ሰዎች በተለያዩ ነገሮች አማካኝነት ሊቀጣጠሩ ይችላሉ። ለምሳሌ እንደ ምሳሌ የምናነሳው ይሄንን በሆስፒታሎች ውስጥ ሀኪሞች ለበሽተኞች ወይም ደግሞ ለታካሚዎች የሚሰጧቸው ቀጠሮዎች ናቸው። ለምሳሌ አንድ ታካሚ የሆነ ህክምና ከወሰደ በኋላ ተጨማሪ ህክምና የሚያስፈልገው ከሆነ በሌላ ቀን እንዲመጣ ይቀጠራል ማለት ነ። ው ስለዚህ በሚቀጠርበት ቀን መጥቶ ወይም በቀጠሮ አማካኝነት መጥቶ ህክምናውን ይወስዳል ማለት ነው። ወይም ደግሞ አንዳንዴ የሆነ ታካሚ ሆስፒታል መጥቶ ከታከመ በኋላ ወይም ደግሞ ህመሙ ከታየ በኋላ ህመሙን የሚመለከተው ሌላ ዶክተር እንደሆነና ያ ዶክተር ደግሞ የሚገኝባቸው ቀኖች የተለያዩ መሆኑን መሆኑን የተለያዩ ቀኖች መሆኑን እና በዛ ቀን ያ ዶክተር እንደሌለ ይነገረዋል። ስለዚህ ዶክተሩ በሚመጣባቸው ቀኖች ውስጥ ይቀጠራል ማለት ነው። ስለዚህ በተቀጠረበት ቀን መጥቶ ሊያገኘው የሚችለውን ዶክተር ማግኘት ይችላል ማለት ነው። ሌላው ቀጠሮ የምንለው ለምሳሌ እኛ የትዳር ጓደኛ አድርገን ከመሰረትናቸው ሴቶች ጋር በወጣትነት ጊዜ እያለን የምንቀጣጠርባቸው ጊዜዎች አሉ። ለምሳሌ ከሰኞ እስከ አርብ በጣም በስራ የምንወጠር ከሆነ ቅዳሜና እሁድ እንድንገናኝ ልንቀጣጠር እንችላለን። ጊዜና ሰአቱን ገልጸን የምንገናኝበት ጊዜ ቀጠሮ ልንይዝ እንችላለን። ለምሳሌ እኔ ከባለቤቴ ጋር በተገናኘንበት ጊዜ የምንገናኝባቸው አብረን ጊዜ የምናሳልፍባቸው የፍቅር ጊዜያቶች አስታውሳለሁ። እየተቀጣጠርን የምንገኝባቸው የምንገናኝባቸው ማለት ነው። ስለዚህ ቀጠሮ ማለት ሰዎች የሚገናኙበት ወይም ደግሞ ሰዎች የሆነን ነገር ለማከናወን የሚያስቡበት የሚፈልጉበት የራሳቸው የሆነ ልዩ ጊዜ ማለት ነው። ስለዚህ እኔ ለምሳሌ ከስራ ባልደረባዬ ጋር ለመገናኘት ከስራ ሰዓት ውጪ ለመገናኘት እና በአንዳንድ በአንዳንድ ስራዎች ዙሪያ ከስራ ከዋናው ስራችን ውጪ ሌሎች ስራዎችን የምንሰራ ከሆነ በእነዛ ስራ ስራዎች ዙሪያ የምንወያይበትን ጊዜ ቀጥሮ ልንይዝ እንችላለን። ስለዚህ ቀጥሮ የምንይዝባቸው ምክንያቶች ብዙ ናቸው። ሌላው ቀጠሮ የምንይዘው ለምሳሌ እኔ ሁልጊዜም ገበያ አልሄድም። ገበያ የምሄድባቸው ቀኖች ውስን ናቸው። ስለዚህ ገበያ የሚሄድባቸውን ቀኖች በቀጠሮ እይዛቸዋለሁ ማለት ነው። ለምሳሌ ወር በገባ በአምስተኛው ቀን ሁል ጊዜም ገበያ ለመሄድ ቀጥሮ እይዛለሁ። ወይም ደግሞ በየሳምንቱ ቅዳሜ ቅዳሜ ከሁለት ሰዓት እስከ አራት ሰዓት ድረስ ቀጠሮ እይዛለሁ። የት ለመሄድ? ገበያ ለመሄድ እና ከደንበኞቼን ለማግኘት ማለት ነው። ከዛ ባሻገር ቀጠሮ የምንለው የሚያስተምሩን መምህራን ትምህርት በሚያስተምሩን ጊዜ ምናልባት መደበኛ ትምህርት የሚያስተምሩን በቂ ጊዜ ላይሆንና ኮርሱንም ለመሸፈን ላይመቻቸው ላይጨርሱት ይችላሉ። ስለዚህ በሌሎች ሰአቶች እየቀጠሩ ወይም ቀጠሮ እያስያዙ ትምህርቱን እንድንጨርስ ትምህርቱን ለመግፋት ወይም ደግሞ ለማስተማር ወይም ደግሞ ሙሉ በሙሉ ትምህርቱን ለመጨረስ በቀጠሮ ትምህርት ሊያስተምሩን ይችላሉ ማለት ነው። ስለዚህ ቀጠሮ የሚያገለግለው ተጨማሪ ጊዜ ነፃ ጊዜ ከሰዎች ጋር ማሳለፍ ስንፈልግ የተለየ አይነት ፕሮግራም ሲኖረን ከሰዎች ጋር ለማሳለፍ የምንጠቀምበት ነው ማለት ነው። በተለይ በተለይ ቀጠሮ ከትዳር ጓደኛ ጋር ወይም ከፍቅረኛ ጋር በጣም ደስ የሚል ነገር እና በጉጉት የሚጠበቅ ነገር ነው። ይሄ ብቻ ሳይሆን ለምሳሌ ከልጆች ጋር የተለያዩ ቦታዎች ሄዶ መዝናናትን ልናስብ እንችላለን፤ ለምሳሌ ትልቁ ልጄ መዝናናት በጣም ነው የሚወደው። መዝናናት በመውደዱ ምክንያት የተለያዩ ቦታዎች ይዤው እንዲሄድ ይጠይቀኛል። ስለዚህ ዝም ብለን ተነስተን መሄድ አንችልም። ምክንያቱም የኔ የስራ ሁኔታ እና የእሱም የትምህርት ሁኔታ እንደፈለግን ተነስተን መሄድ እንድንችል ስለማያደርገን እሱ ነፃ የሚሆንባቸውን ጊዜዎች አያለሁ፤ እኔም ራሴ ነፃ የምሆንባቸውን ጊዜዎች አይና ፕሮሚስ እለዋለሁ ወይም ቃል እገባለታለሁ ማለት ነው። በዚህ ጊዜ ቀጥሮ ይዘናል። በቀጠሮአችን መሄድ የምንፈልግበት ቦታ ወይም አንተ መሄድ የምትፈልግበት ቦታ ሄደን ተዝናንተን መምጣት እንችላለን እለዋለሁ ማለት ነው። ስለዚህ ቀጠሮ ማለት ልዩ የሆነ ጊዜ ጠብቀነው በተቀጠርንበት ወይም ባሰብነው ጊዜ የምንፈጽመው ነገር ነው። ስለዚህ ቀጠሮ ማለት ተቀጥሮ ጊዜ ተወስዶ ከዛ በኋላ በዛ ጊዜ የምናደርገው ወይም በተቀጠረለት በተቀመጠለት ቀንና ሰዓት የሚደረግ የምንገናኝበት ከሰዎች ጋር የተለያዩ ስራዎችን የምንሰራበት ሊሆን ይችላል ማለት ነው። ስለዚህ ቀጠሮ ማለት ቀጠረ ከሚለው ቃል የመጣ ስለሆነ የተቀጠረ ነገር ነው ማለት ነው። ስለዚህ የተቀጠረን ነገር ደግሞ እኛ ባሰብነው እንደፈለግን የምናገኘው ሳይሆን በተቀመጠለት ሰዓት እና ቀን ጊዜ ነው የምናገኘው ማለት ነው። ስለዚህ ቀጠሮ ማክበር በጣም አስፈላጊ ነገር ነው። ቀጠሮ ማክበር በሰአቱ መገኘት በተባለበት ቀን መገኘት ቀጠሮ አለመርሳት በጣም ወሳኝና አስፈላጊ ነገር ነው። ስለዚህ ቀጠሮን በዚህ አይነት መልኩ ልንገልጸው

ስኳር ስኳር ማለት እንደሚታወቀው የሚበላ ነገር ነው በጣም ጣፋጭ ነገር ነው። ምግብን ለመብላት የሚያግዘን ነገር ነው። ስለዚህ ስኳርን ከብዙ ነገር ጋር እንጠቀምበታለን። ከምንጠቀምባቸው መንገዶች አንዱ በተለይ በተለይ ቁርስ ስንበላ ሁልጊዜም ለቁርስ ማባያ ብለን ሻይን እንጠጣለን ሻይ እንደመጠጣታችን መጠን ሻይ ብቻውን የሚጠጣ ነገር አይደለም ሻይን ለመጠጣት የግድ ስኳር ያስፈልገናል። ስለዚህ ስኳርን በተለያየ መንገድ ለምግብነት የምንጠቀምበት ነው። ስለዚህ ብዙ ጊዜ ስኳር የሚሰራው ከሸንኮራ አገዳ ነው። ሀገራችን በተለያዩ አካባቢዎች የሸንኮራ አገዳ ታመርታለች በዚህም ምርት አማካኝነት ስኳር ይሰራል ማለት ነው። የተለያዩ ፋብሪካዎች ነበሩ ሀገራችን ውስጥ ስኳር የሚያመርቱ እነ አዋሽ እና የመሳሰሉት ማለት ነው። ነገር ግን አሁን ላይ እነዚህ ዘመናዊ የሆኑ የፋብሪካ አይነቶች እየመጡ ስለሆነ የበፊት ፋብሪካዎች በአሮጌ አይነት መንገድ ስለሆነ የሚሰሩት ያን ያክል ውጤታማ አይደሉም ውጤታማ ካለመሆናቸው ጋር ተያይዞ ትርፋማ ስላልሆኑ ከገበያ ወጥተዋል። አሁን የስኳር ፋብሪካዎች ማለት ነው። ስለዚህ ዘመናዊ የሆነ የስኳር ፋብሪካዎች መጥተዋል። እነዚህ ዘመናዊ የሆኑ የስኳር ፋብሪካዎች ደግሞ የሚያመርቷቸው ስኳሮች ብዙ ጊዜ ከሸንኮራ አገዳ እንደሚመረት ሁሉ ከሌሎች ነገሮችም ስኳር እየተገኘ ነው ለምሳሌ ከነ ስኳር ድንች ከተለያዩ ነገሮች ስኳርን ሊያመነጩ ከሚችሉ ነገሮች አርቴፊሻል በሆነ መልኩ ወይም ሰው ሰራሽ በሆነ መልኩ ስኳር እየተመረተ ነው። ይሄ ስኳር በነገራችን ላይ ተፈጥሮአዊ አይደለም የነዚህ ሰው ሰራሽ ስኳሮች አይደሉም። ተፈጥሮአዊ ባለመሆናቸው ምክንያት በሰው ልጅ ላይ የሚያመጡት የጤና ቀውስ በጣም ከጊዜ ጊዜ እየጨመረ የመጣበት ጊዜ ነው ያለው ስለዚህ። ስኳርን በጣም የምናዘወትር ከሆነ መጠኑን የማንቆጣጠር ከሆነ በቀን ውስጥ የምንወስደውን የስኳር መጠን የማንቀንስ ከሆነ ለተጓደኝ የጤና ችግሮች ልንዳረግ የምንችልባቸው አጋጣሚዎች ብዙ ናቸው። ስለዚህ ስኳርን አጠቃቀማችንን ማስተካከል እንዳለብን ሀኪሞች ይናገራሉ ማለት ነው። ነጮቹ እንደሚሉት ዘ ስሪ ዳንጀረስ ዋይትስ ሲሏቸዋል ሶስት ነጭ በጣም አደገኛ ለጤና ጠንቅ የሆኑ ነገሮች ብለው ከሚዘረዝሯቸው ውስጥ አንዱ ስኳር ነው። ሁለተኛው ጨው ነው። ሶስተኛው ደግሞ ስብ ወይም ደግሞ ጮማ የምንለው ማለት ነው። ስለዚህ እነዚህ ከእነዚህ ነገሮች መቆጠብ መቻል አለብን። እነዚህን ነገሮች ማስወገድ ከቻልን ማስወገድ አለበለዚያ ግን በጣም መቀነስ አለብን ማለት ነው። ስለዚህ ስኳርን ከቻልን ሙሉ በሙሉ ከህይወታችን ውስጥ ማውጣት ከአጠቃቀማችን ውስጥ ማውጣት አልያ ደግሞ ካልቻልን ደግሞ መጠኑን በጣም መቀነስ ያስፈልጋል። ለምሳሌ እኛ ቤት ውስጥ ባለቤቴ የተለያዩ ስኳር እንድትጠቀም የሚያስገድዷትን ነገሮች ትጠቀማለች በተለይ ትኩስ ነገሮችን ትወስዳለች ቡና ትጠጣለች ሻይ ትጠጣለች ወተት ትጠጣለች ሌሎችንም ነገሮች ትወስዳለች ነገር ግን የስኳር መጠኗ በጣም ዝቅተኛ ወይም የምትጠቀመው የስኳር መጠን በጣም ዝቅተኛ ነው። ወይም ትንሽ ነው እንደውም አንዳንድ ጊዜ ቡና ስትጠጣ ካለ ስኳር የምትጠጣበት ጊዜ አለ ለምን ያው ጤናዋን ለመጠበቅ ስለምትፈልግ ማለት ነው። ከዛ ባሻገር ስኳርን ብዙ ጊዜ እንድንወስድ ከሚያስገድዱን ነገሮች አንዱ ለምሳሌ የተበጠበጠ በሶ መጠጣት የምንፈልግ ከሆነ የግድ ስኳር ያስፈልገዋል። ለአጥኒት ስኳር ያስፈልገዋል ለሻይ ስኳር ያስፈልገዋል ለወተት ስኳር ያስፈልገዋል። እንዲሁም ለተለያዩ ለምንጠጣቸው ነገሮች ስኳር የሚያስፈልጋቸው ነገሮች አሉ። ካለ ስኳር መብላት መጠጣት የማንችላቸው ነገሮች አሉ። ስለዚህ ግዴታ ሆኖ ያው ስኳር መጠቀም አስፈላጊ ሆኖ ካልተገኘ በስተቀር በቻልነው መጠን ስኳር ባንጠቀም ይመከራል ሀኪሞች እንደሚሉት ማለት ነው። ምክንያቱም የሚሰራባቸው ስኳሩ የሚዘጋጅበት መንገድ ሰው ሰራሽ በሆነ መንገድ እና የሚመረተውም ስኳር ተፈጥሮአዊ ስላልሆነ በጤና ላይ የሚያመጣው ጠንቅ በጣም ከፍተኛ ስለሆነ ማለት ነው። ስለዚህ ስኳር በጣም አስፈላጊ ነገር ነው። በእርግጥ ግን አጠቃቀማችንን ካላስተካከልን ለጤና ችግሮች ለጤና እክሎች ሊዳርገን እንደሚችል በቀላሉ መገንዘብ እንችላለን ማለት ነው። ሌላው እዚህ ጋር መረዳት ያለብን ነገር ስኳር የሚበላውን ስኳር እንዳወራን ሁሉ ስኳር የሚባል ህመም እንዳለ ደግሞ እናውቃለን። ደረጃ ያለው ደረጃ አንድ ደረጃ ሁለት ደረጃ ሶስት እየተባለ የስኳር ህመም በደረጃዎች ተቀምጧል። ስለዚህ አንድ ሰው የስኳር ታማሚ ከሆነ አንደኛ መድሃኒቱን በአግባቡ መጠቀም ይኖርበታል። በሁለተኛ ደረጃ ግን በመሰረታዊነት ቋሚ የሆነ ፕሮግራም ኖሮት የአካል ብቃት እንቅስቃሴ በየቀኑ ማድረግ ይኖርበታል ወይም ደግሞ በሳምንት ቢያንስ ሶስት ጊዜ የአካል ብቃት እንቅስቃሴ ማድረግ ይጠበቅበታል። አለበለዚያ ግን የስኳር መጠኑን መቆጣጠር አይችልም ራሱንም አደጋ ላይ ሊጥል ይችላል ማለት ነው። ስለዚህ ስኳር ህመምተኛ ስንሆን አንደኛ አመጋገባችንን ማስተካከል አለብን። ሁለተኛ ተቀምጠን መዋል የለብንም በደንብ መንቀሳቀስ አለብን ማለት ነው። እንደዛ ከሆነ ከስኳር ህመም ራሳችንን ከህመሙ ጉዳት ማዳን እንችላለን የህመሙን መጠን መቀነስ እንችላለን ማለት ነው። ስለዚህ የስኳር

እንደምን አመሹ የሚለውን ቃል የምንጠቀመው በተለይ በተለይ በእድሜያቸው ትልልቅ የሆኑ ሰዎችን አክብረን ስንጠራ ነው። ምናልባት ወጣት ሰዎችን አንተ ብለን ልንጠራ እንችላለን ወይም አንቺ ብለን ልንጥራ እንችላለን። ስለዚህ እንደምን አመሸሽ ወይም እንደምን አመሸህ ለምንለው ማለት ነው። ለወንድ ከሆነ እንደምን አመሸህ ለሴት ከሆነ ደግሞ እንደምን አመሸሽ እንደምንለው ማለት ነው። እነዚህ ወጣት ከሆኑ ወይም ደግሞ በእድሜ ከእኛ የሚያንስ ወይም ከእኛ የሚስተካከሉ ከሆኑ ይሄን እንጠቀማለን። ነገር ግን አባታችን የሚያክሉ እናታችን የሚያክሉ ወይም ትልልቅ ሰዎች ከሆኑ። እነዚህን ሰዎች አንቱ እንላለን ማለት ነው አንቱ ብለን። እንዴት እንዳመሹ ለመጠየቅ ስንፈልግ እንደምን አመሹ እንላለን ማለት ነው። ለምሳሌ እኛ ሰፈር ጎረቤታችን አንድ ትልቅ ሰውዬ አሉ ትልቅ ሰውዬ ስል በጣም ሽማግሌ የሆኑ ሰውዬ ማለት ነው። ስለዚህ ብዙ ጊዜ ጥዋት እኔ ከቤቴ ስወጣ እሳቸው ከቤተክርስቲያን ደርሰው ሲመለሱ አገኛቸዋለሁ። ስለዚህ ስንገናኝ ምን እላቸዋለሁ ማለት ነው እንደምን አደሩ እላቸዋለሁ ማለት ነው። ስለዚህ እንደምን አደሩ ስል ሌላ ወጣት ቢሆን ኖሮ እንደምን አደርክ ነበር ምለው። ሴትም ከሆነች እንደምን አደርሽ ነበር ምላት። ነገር ግን ሽማግሌ ስለሆኑ እንደምን አደሩ አልኳቸው። እንዲሁም ማታ ላይ ሲሆን ወይም እየመሸ ሲመጣ በአጋጣሚ ሰፈር አካባቢ ቆሞ ባገኛቸው ወይም ቁጭ ቁጭ ብለው እኔ ሳልፍ ባገኛቸው ዝም ብያቸው አላልፍም ምን እላችኋለሁ ማለት ነው። እንደምን አመሹ ብዬ እጠይቃችኋለሁ ማለት ነው ስለዚህ ሰላም አምሽተዋል ወይ ብሎ የሚል ጥያቄ ነው። ሰላም ማምሸታቸውን ወይም ደህና ማምሸታቸውን የሚያጠይቅ ጥያቄ ነው ስለዚህ እሳቸው ምን ብለው ይመልሱልኛል። እንደምን አመሽህ ልጄ ደህና ነኝ ሁሉም ሰላም ነው ብለው ይመልሱልኛል ማለት ነው። ካመማቸውና የሆነ ችግር ካለ ደግሞ ምን ጤና ጠፍቷል እኮ? ጥሩ ስሜት እየተሰማኝ አይደለም አሞኛል ሊሉ ይችላሉ ማለት ነው። ስለዚህ እንደምን አመሹ ተብለው ሲጠየቁ ምላሹ ሁለት ነው ሚሆነው አንደኛ ደና አምሽቻለሁ። እግዚአብሔር ይመስገን የሚል ሲሆን ሁለተኛው ደግሞ አሞኛል ጥሩ ስሜት ላይ አይደለሁም ሊሆን ይችላል ማለት ነው። ስለዚህ እንደምን አመሹ የሚለው ቃል ቅድም እንዳልኩት በእድሜ ከፍ ያሉ ሰዎች እድሜ ጠገብ የሆኑ ሰዎችን ስንጠይቅ ስለ ምሽታቸው ስለ ውሏቸው ስንጠይቅ የምንጠቀምበት ነው ማለት ነው። ስለ ስለ ምሽት የሆነ እየጠየቅን ያለነው አመሻሽ ላይ እንዴት ነበሩ የሚለውን ምሽት ላይ የነበራቸውን ሁኔታ ለማወቅ ነው። እንደምን አመሹ የሚል ጥያቄ የምንጠይቀው ማለት ነው። ስለዚህ ማንኛውም ሰው ሰላምታን በየትኛውም አይነት መንገድ ሊያቀርብ ይችላል። ነገር ግን ለትልልቅ ሰዎች ሲሆን በተለይ በተለይ ምሽት ላይ የምናቀርበው የሰላምታ አይነት እንደምን አመሹ የሚል ጥያቄ ነው ሚሆነው ማለት ነው። እንደ አጠቃላይ እንደምን አምሹ የሚለው ነገር ጥያቄ ነው? ጥያቄ መጠየቅ ወይም ጥያቄ ነው። ሰዎች እንዴት እንዳመሹ ለእኛ የሚገልጹበት ማለት ነው ሰላም ከሆኑ ሰላም ነኝ አሟቸው ከሆነ አሞኛል ብሎ እንዲገልጹ ማለት ነው። ስለዚህ ትልልቅ ሰዎችን ሲሆኑ ወይም እድሜ ጠገብ ሲሆኑ እንደምን አምሹ ብለን ስለ ደህንነታቸው ስለ ጤንነታቸው ስለ ሰላማቸው ልንጠይቃቸው እንችላለን ማለት ነው። በተለይ በተለይ እነዚህ የምንጠይቃቸው ሰዎች የሆነ ተጓዳኝ ህመም ኖሮባቸው በተደጋጋሚ እየጠየቅናቸው ያሉ ሰዎች ከሆኑ ስለ ጤናቸውም እየጠየቅናቸው ነው ማለት ነው። ለምሳሌ ግፊት ያለባቸው ሰውዬ አሉ ቅድም ያወራኋችሁ ሰውዬ እኛ ጋር ያሉት ግፊት አለባቸው ስለዚህ ብዙ ጊዜ ያማቸዋል። ባገኘናቸው አጋጣሚ ሁሉ ስለ ጤናቸው እንጠይቃቸዋለን ስለዚህ ጠዋት ስናገኛቸው እንደምን አደሩ እንላቸዋለን። ምሳ ሰዓት ስናገኛቸው እንደምን ዋሉ እንላቸዋለን። ምሽት ላይ ስናገኛቸው ደግሞ እንደምን አመሹ እንላቸዋለን ማለት ነው። ስለዚህ ስለ ጤናቸው ለመጠየቅ እንደምን አመሹ በሽታው እየተወዎት ነው ወይ ሰላም እየተሰማዎት ነው ወይ? እንዴት ነው አሁን ያሉበት ሁኔታ ብለን መጠየቅ ስንፈልግ? በቀላሉ በአንድ አረፍተ ነገር እንደምን አመሹ ብለን ልንጠይቅ እንችላለን ማለት ነው። ስለዚህ እንደምን አመሹ የሚለውን ቃል በዚህ መልኩ መጠቀም እንችላለን ማለት ነው።

በር ማለት መግቢያ ነው። መግቢያ ማለት ያው በእንግሊዘኛው ጌት የሚባለው ማለት ነው። ስለዚህ በር መግቢያችን ነው እንገባበታለን እንወጣበታለን። ስለዚህ ለአንድ ቤት ትክክለኛ መግቢያና መውጫውን በር እንለዋለን ሁለት አይነት በር ይኖረዋል። አንድ ቤት አንደኛው የፊት ለፊት መውጫ በር ሁለተኛው ደግሞ በኩሽና በኩል መውጫ በር ወይም የኋላ በር እና የፊት በር ብለን ሁለት ስያሜ ልንሰጠው እንችላለን። ስለዚህ በር ሁለት አይነት በር ነው ያለው። ቅድም እንደተናገርኩት ለቤት ውስጥ ሲሆን ሁለት በር ነው ያለው እንዲሁ በር በብዙ መልኩ ብዙ ቦታ ሊገለጽ ይችላል። ከእነዚህ በር ከሚኖርባቸው ቦታዎች አንዱ ለምሳሌ የስቴዲየም ራሱን የቻለ በር ይኖረዋል። የመኖሪያ ግቢ የአፓርታማዎች ራሳቸውን የቻለ የሁሉም መውጫ በር ወይም ደግሞ የጊቢ በር ይኖረዋል። ሁሉም ቦታ እንደዚህ በሮች ይኖራሉ ማለት ነው። ለምሳሌ ከሞትም በኋላ በወዲያኛው አለም መግቢያ በር አለን ሁለት በሮች አሉን። አንደኛው ወደ ሲኦል መግቢያ ነው መጥፎ የሰሩ ሰዎች የሚገቡበት በር ነው። ሁለተኛው ደግሞ ወደ መንግስተ ሰማያት የምንገባበት በር ነው ይሄ ደግሞ ጥሩ ስራን ያከናወኑ ሰዎች የሚገቡበት ቦታ ነው ማለት ነው። ስለዚህ በር ማለት መግቢያ መውጫ እንዲሁም የአንዳንድ ጊዜ ወደ ሌላ አቅጣጫ ወስደን ለማየት ብንሞክር ለምሳሌ አንድ ሰው ወደ ንግድ አለም ቢመጣና ንግዱን ለመቀላቀል የመጀመሪያ ጊዜው ቢሆን በዚህ አማካኝነት ራሱን አሳድጎ ነገ ከነገ ወዲያ ትልቅ ባለሀብት ቢሆን ወደዚህ በር ሲገባ የመጀመሪያው ስራው የሚሆነው አሁን ቅድም ያወራንበት ስራ ነው ማለት ነው። ስለዚህ በር የሚለውን ሀሳብ የምንወስደው በተለያየ አይነት መልኩ ነው ማለት ነው። አንደኛ መግቢያ መውጫ የቤታችን ዘግተን ቆልፈን የምንተኛው ስንገባ ስንወጣ በሩን ክፍት አድርገን የምንንቀሳቀስበት ነው ማለት ነው። በር ማለት ነገር ግን ወደተለያዩ አይነት ሀሳቦች ወስደነው ወይም ለጥጥነው ስናስበው በር ማለት መጀመሪያ የነገሮችን ለማከናወን የምንጀምርበት አንድ እግራችንን የምናስገባበት እንደማለትም አድርገን ልንተረጉመው እንችላለን ማለት ነው። ስለዚህ በር ማለት መግቢያ መጀመሪያ የምንፈልገውን ነገር ለማከናወን ሀ ብለን የምንጀምርበት እንደማለት ነው ስለዚህ በርን በዚህ አይነት መልኩ ነገሮችን ማየት እንችላለን ማለት ነው።

አባት ማለት የቤቱ አባ ወራ ነው። ያ ማለት ለምሳሌ አባት የሚለውን ስያሜ የሚሰጠው ልጆች አሉት ማለት ነው። ልጆቹን ደግሞ የሚያገኘው ከሚስቱ ጋር አብሮ ነው የሚወልዳቸው ማለት ነው። ስለዚህ አባት ማለት የልጆቹ መጠሪያ ማለት ነው። ለምሳሌ አለሙ የሚባል አባት ካለ ከበደ የሚባል ልጅ ካለው ከበደ አለሙ ተብሎ ይጠራል ማለት ነው። ስለዚህ አባት ማለት የቤቱ ምሶሶ የቤቱ ዋልታ ሀላፊነት የሚወስድ ለቤቱ ተጠያቂ የሆነ ቤቱ ላይ ችግር ሲፈጠር የቤቱን ችግር ለመፍታት የሚጥርና በጣም ለቤተሰብ አስፈላጊ የሆነ የቤተሰብ አባል ነው። ስለዚህ አባት የሚለውን ስያሜ ያገኘው በልጆቹ አማካኝነት ነው። ከልጆቹ ጋር የደም ትስስር አለው ልጆቹ ያብራኩ ክፍያ ናቸው በዚህም ምክንያት አባት ተባለ ማለት ነው። ልጆች የሚገኙት ከአባትና ከእናት ነው ሃምሳ ፐርሰንት አባት ሃምሳ ፐርሰንት እናት ነው። በሁለቱ መካከል ነው ልጆች የሚገኙት ስለዚህ። አባት ማለት የደም ንክኪ ከልጆቹ ጋር ያለው ልጆች የወለደ ልጆች በመውለዱም ምክንያት በመውለዱ ምክንያት የአባትነት ስያሜ የተሰጠው ነው ማለት ነው። እንደሚታወቀው አባት የፈጣሪ ምልክት ነው። ምክንያቱም ሁላችንም እግዚአብሔርን አባታችን ነው እንላለን በአምሳሉ ፈጥሮናል እኛን ስለዚህ እሱ የብዙዎች አባት እንደሆነ ሁሉ እኛም እሱ ፈቅዶ ለሰጠን ልጆች አባታቸው እንሆናለን ማለት ነው። ስለዚህ አባት በአጭሩ ዘመድ ነው ስጋ ነው ለልጆቹ ተቆርቋሪ ነው ለቤተሰቡ ተቆርቋሪ ነው። ለተለያዩ ችግሮቻቸው መፍትሄ አምጭ ነው። ቤቱ ችግር ላይ ሲወድቅ መጀመሪያ የሚታመመውና ችግር ላይ የሚወድቀው አባት ነው ማለት ነው። ስለዚህ አባት የቤዙ የቤቱን ሚዛን ይጠብቃል ለልጆቹ ማከናወን ያለበትን ነገር ያከናውናል። አባት ለልጆቹ ልብስ ይገዛል ደብተር ይገዛል ቦርሳ ይገዛል የትምህርት ቤት ክፍያ ይከፍላል። አባት ቤተሰቡን ይንከባከባል ሚስቱን ይንከባከባል። ስለዚህ እኔም አባት ነኝ ምክንያቱም ልጆች አሉኝ። በዚህም አማካኝነት አባት የሚለውን ሀሳብ በዚህ መልኩ መግለጽ በቀላሉ እችላለሁ ማለት ነው።

አውሮፕላን የትራንስፖርት አይነት ነው። እንደሚታወቀው ብዙ አይነት የትራንስፖርት አይነቶች አሉ፤ አንዱ የአየር ላይ ትራንስፖርት ነው፤ ሁለተኛው የየብስ ትራንስፖርት ነው፤ ሶስተኛው የውሃ ላይ ትራንስፖርት ነው። ስለዚህ ከ የብስ ትራንስፖርት መካከል መኪናን እና ባቡር ልንጠቅስ እንችላለን። የባህር ላይ ትራንስፖርት መርከብ ልንጠቅስ እንችላለን። የአየር ላይ ትራንስፖርት ደግሞ አውሮፕላንን ልንጠቅስ እንችላለን ማለት ነው። አውሮፕላን ማለት በአየር ላይ የሚበር ለሰው ልጆች የሚሆን የተለያዩ እቃዎች የትራንስፖርት አገልግሎት የሚሰጥ እንዲሁም ቅርጹ የአውሮ የአሞራ አይነት ቅርጽ ያለው ሆኖ ያው በአካል በጣም ግዙፍ የሆነ ነገር ነው። ተፈጥሮ የአውሮፕላን በጣም የሚገርም ነው። ደስ የሚለው ከሁሉም አይነት የትራንስፖርት መንገዶች ጋር ሲወዳደር ፍጥነቱ በጣም የተለየ ነው። ሰው የሆነ ቦታ መድረስ በፍጥነት መድረስ ቢፈልግ አውሮፕላንም ቢጠቀም በተሻለ ፍጥነት ይዳርሳል ማለት ነው። ለምሳሌ ብዙ ጊዜ ሰዎች ሲታመሙና በፍጥነት ለህክምና መድረስ ሲኖርባቸው። በተለይ የግል የግል አውሮፕላን ያላቸው ሰዎች በቀላሉ አውሮፕላናቸውን ተጠቅመው፤ መድረስ የሚፈልጉበት ቦታ በአጭር ሰዓት ሊደርሱ ይችላሉ ማለት ነው። ስለዚህ በየብስ ትራንስፖርት ከአንድ ቀን በላይ የሚወስደውን የትራንስፖርት ዘዴ፤ ወይም መንገድ፤ ወይም ጊዜ፤ በአውሮፕላን ሲሆን በአንድ ሰዓት ወይም በሁለት ሰዓት ውስጥ ልንደርስ እንችላለን ማለት ነው። ስለዚህ መስመሩ እንደሚታወቀው በጣም የታወቀና የራሱ የሆነ መስመር አለው ግን አጭሩ መስመር ነው የሚጠቀመው ማለት ነው። የየብስ ትራንስፖርት ሲሆን ተራራ ይኖራል፤ ቁልቁለት ይኖራል፤ ዝግዛግ የመታ ይኖራል፤ መልካ ምድሩ አስቸጋሪ ሊሆን ይችላል። መንገዶች የሚሰሩት እንደ ምቾቱ እንጂ እንዲህ አጥር ተብሎ የሚሰሩበት መንገድ አይኖርም ማለት ነው። ተፈጥሮ ስለሚያስገድዳቸው ስለዚህ ብዙ ጊዜ የየብስ ትራንስፖርት የምንመርጥ ከሆነ በጣም ቀርፋፋ ነው ከአውሮፕላን ጋር ስናወዳድረው በጣም ቀርፋፋ ነው አውሮፕላን ግን በጣም ፈጠን ነው። ምናልባት አውሮፕላን መጠቀም የሚያስቸግረን የሚያስቸግርበት ጊዜ ይመጣል። ለምሳሌ አንዳንድ ሀገሮች የአውሮፕላን ማረፊያ አይኖርም ይሄ አንድ ችግር ነው አውሮፕላን እንዳንጠቀም የሚያደርገን። ሁለት በሁለተኛ ደረጃ በበቂ ሁኔታ አውሮፕላንን ተጠቅሞ ትራንስፖርት የሚጠቀም ሰው የማይኖር ከሆነ እና አውሮፕላኖች ባዶአቸውን የሚንቀሳቀሱ ከሆነ ኪሳራ ብቻ ስለሆነ የሚሆነው አውሮፕላኖች እንደዛ አይነት ግልጋሎት ላይሰጡ ይችላሉ ይሄም አንዱ ራሱን የቻለ የጎንዮሽ ጉዳት ነው ማለት ነው። ሌላው አውሮፕላን እንዳንጠቀም ከሚያደርጉ ምክንያቶች አንዱ የዋጋው ምህናር ነው። የዛሬ አመት የዛሬ ሁለት አመት አካባቢ በሁለት ሺህ ብር እንሄድ የነበርነው የነበረው የአውሮፕላን ትራንስፖርት አሁን ላይ ከሃያ ሺህ ከአስራ አምስት ሺህ ብር በላይ ሆኗል ስለዚህ በጣም ውድ ነው ማለት ነው። ስለዚህ በአውሮፕላን መሄድ ትንሽ የሚከብድበት ጊዜ ይመጣል ወይም ደግሞ በአውሮፕላን መሄድ ለኔ በጣም ከባድ ነው። ምክንያቱም ገንዘብ ከፍዬ በአውሮፕላን ለመሄድ በጣም ስለምቸገር ወይም ብዙ ገንዘብ ስለሚጠይቀኝ ማለት ነው። ከዛ ባሻገር እኔ የምኖርበት አካባቢ የአውሮፕላን ማረፊያ ገና እየተሰራ ነው አዲስ እየተሰራ ነው እንጂ እስካሁን በነበረው የለም ነበር። ስለዚህ አውሮፕላን መጠቀም በምፈልግበት ጊዜ ወይ ባህርዳር፤ ወይ ጎንደር፤ አልያ ደግሞ አዲስ አበባ፤ እና የመሳሰሉት ከተሞች መሄድ ግድ የሚልበት ጊዜ ላይ ነው ያለነው ማለት ነው። ስለዚህ አውሮፕላንን መጠቀም የሚያስፈልገን ጊዜ ይመጣል በተለይ ለህክምና ሲሆን የግድ ቶሎ ያስፈልገናል። መንገዱ በጣም አድካሚና ሩቅ ሲሆን ከአንድ ኮንቲነንት ወደ ሌላው ከአንድ አህጉር ወደ ሌላ አህጉር በምንሄድበት ጊዜ በመኪና በመኪና ቆራርጠን እንሄዳለን ካልን በጣም በርካታ ቀኖችን ሊወስድብን ስለሚችል አውሮፕላንን መጠቀም ምርጥ አማራጭ ነው ማለት ነው። ያው ክፍያውን ውድ ቢሆንም መክፈል ያለብንን ነገር ከፍለን፤ የአውሮፕላን ትራንስፖርትን መጠቀም ብዙ ነገሮችን ያቀልልናል ማለት ነው። ለምሳሌ አንድ ጊዜ ነው የማስታውሰው አዲስ አበባ የሆነ የስራ ውድድር ተወዳድሬ ስንፈልጋችሁ እንጥራችኋለን ብለው ስልካችንን ተቀበሉን ከዛ በኋላ ወደየ ሀገራችን ተመለስን ማለት ነው። ከዛ በኋላ ተደወለልኝ የሆነ ቀን ነው ተደወለልኝና ማታ ነው የተደወለልኝ ጠዋት ሁለት ሰዓት ለኢንተርቪው ፈተና እንድትደርስ ተባልኩ ማለት ነው። ስለዚህ መድረስ አልቻልኩም ያለኝ አመራጭ ምንድነው አውሮፕላን መጠቀም ብቻ ነው አውሮፕላን ካልተጠቀምኩ በስተቀር መድረስ አልችልም ማለት ነው። ስለዚህ አውሮፕላን ተጠቅሜ ፈተናውን ሄጄ መፈተን ቻልኩ ማለት ነው። አውሮፕላን ባላገኝ ኖሮ ግን ዛሬ ማታ ተነግሮኝ ለነገ ጠዋት ሁለት ሰዓት መድረስ በጣም ከባድ ነው የሚሆነው። ስለዚህ አውሮፕላንን መጠቀም በጣም በፍጥነት መድረስ የምንፈልግበት ቦታ ለመድረስ በጣም ወሳኝ እና ጠቃሚ ነገር መሆኑን ከዚህ መረዳት እንችላለን ማለት ነው። ከዛ ባሻገር አውሮፕላን የሰሩት ሰዎች አሉ አውሮፕላኑን ሳይና የሰሩትን ሰዎች ሳስባቸው በጣም ነው የሚገርመኝ ማለት ነው። መጀመሪያ እንዴት ሀሳቡን መጣላቸው፤ እንዴት ኢንጂኑን መስራት ቻሉ፤ እንዴት ዊንጎችን መስራት ቻሉ፤ እያንዳንዱን ነገር የሚገርም ነው ማለት ነው።